የምትወደው ምግብ ምንድነው? እኔ በጣም የምወደው ምግብ ሁሌም ብመገበው በጣም የሚያስደስተኝ ስጋ አይነቶች ምግቦች ነው። በጣም የምወደው ጥብስ የሚባል ምግብ አለ ብዙ ጊዜ ከስጋ የሚዘጋጅ። እና የተለያዩ የፍየል የበሬም ስጋ ሊሆን ይችላል። እና በጣም ነው የሚመቸኝ፤ በጣም ደስ ብሎኝ ነው የምመገበው። ሁሌም ጥብስን ስበላ በጣም ያስደስተኛል። ደስ ይለኛል ሁሉ። ጥሩ ቀን ለማሳለፍ የግድ ጥብስን ስበላ ነው አብዛኛው ጊዜ በጥሩ ሁኔታ የማሳልፈው። እና ጥብስ ከምንም በላይ ምግቦችን በጣም የምወደው ነው። በእኛ ባህል አለ እንጀራ የሚባለው። በእንጀራ ነው የሚበላው። እና በጣም ነው የሚያምረው፤ በጣም ይጣፍጣል። የተለያዩ ቅመማ ቅመሞችም ይገቡታል፤ የተለያዩ ቅቤዎቹንም በጣም ስለሚገቡት በጣም ጣፋጭ እንዲሆን ያደርጉታል ማለት ነው። እና ይሄ ምግብ እኔን ብቻ ሳይሆን አብዛኛው እኛ አካባቢ በጣም እንደ ውድም ምግብ የሚታይና እንደ ብዙ ጊዜም ለበአል ሲሆን ለተለያዩ የክብር ቀናችን ሲሆን ነው ብዙ ጊዜ የምንመገባቸው። እና ጥብስን በጣም ብዙ ሰው ይወዳል። በተለያዩ ሬስቶራንቶችንም እየሄድን ምግቦች ቤቶችንም እየሄድን ብዙ ጊዜ ጥብስ እንበላለን ከጓደኞቼ ጋር። ከተለያዩ ስራ ባልዶርቦቼ ጋር በተለይ መልኩ እንደዚህ አይነት የመብላት እድሉን አጋጥሞኛል። በጣም እንወዳለን ሁላችንም። በቤታችን ውስጥም አንዳንዴ ስጋ ገዝተን እየሄድን በቤታችን ውስጥ እንዲሰሩልኝ የማደርገው ነገር አለ። ይሄም በጣም ከቤተሰቦቼ ጋር ደስ የሚል ምግብ እንድበላና ከእነሱ ጋር ጥሩ የሚባል ጊዜ እንዳሳልፍለው ራሱ ይጠቅመኛል። አንዳንዴም በዓል ሲሆኑ ፍዩሎችን ነው የራሳችንን ገዝተን የምናርዳቸው እና የምንመገባቸው። ከዛም ደግሞ በጣም ብዙ ጥብስ መስራት ትችላለህ። እንደዚህ በቤትህ ውስጥ እንደዚህ ፍየሎችንም ስታርድ ደግሞ ፍሪጅ ላይ እያስቀመጥክ በየቀኑ እያወጣህ ሁላ አዲስ የሆነና ገና ፍሬሽም ስለሆነ ጥብሶችንም መብላት እንችላለን ማለት ነው። እና እኔም ብቻም ሳይሆን ቤተሰቦቼም በጣም ነው የሚወዱት። ብዙ ጊዜ እንዲሁ በጣም ሊበሉት ከሚፈልጉት ሁሌ ግዛልን እያሉ ሁሌ እንኳን የሚነግሩኝ እና የሚጨቁጭቁኝ አጋጣሚዎች አሉ። በዓል ከሆነ ግዴታ ነው ሁሌም ነው። በአንዳንዴም እንደዛ የምንሰራበት አጋጣሚዎች አሉ፤ የምንገዛበት አጋጣሚ አለ ማለት ነው። እና ሌላም የዶሮ ወጥ በጣም ነው የምወደው። የዶሮ ምግብ በጣም ያስደስተኛል። በጣም ጣፋጭ ነው። ትንሽዬ ብትሆንም ነገር ግን በጣም ጣፋጭ በጣም ደስ የምትል በሳምንት አንዴም እበላለሁኝ። በቤቴ ውስጥም ከቤቴ ውጭም በተለያዩ የቤተሰብ ለመጠየቅ የተለያየ ጓደኞቼ ቤትም ሲሄድ ብዙ ጊዜ እንደዛ አይነት የሚዘጋጅበት አጋጣሚዎች አሉ። እና ዋጋውም ደህና ስለሆነም ብዙም ስለማይጎዳ፣ በቀላሉም ሊገኝ ስለሚችል፣ እኛ አካባቢ በቀላሉም ሊሰራ ስለሚችል፣ በጣም ጣፋጭም ስለሆነ፣ በቀላሉ ብዙ ቤቶችንም እሁድ እሁድ ሲሆን ይገኛል። እና ሁሌም በሄድኩበት አጋጣሚ ማለት እችላለሁኝ የተለያዩ ሰዎች ሲጠሩኝ ወደ ቤታቸውን እንደዛ የዶሮ ወጥ አዘጋጅተው ምናምን ነው የሚጠብቁኝ። እና በጣም ደስ ይለኛል። በጣም ነው የምወደው። እንቁላል ሲገባለት ደግሞ ወደዛ በጣም ደስ ይላል። እንቁላል ራሱ በጣም ስለምወድ ሁሌም እንዲሁ ጠዋት ጠዋት ከስራ ከቤቴ ስወጣ ወደ ስራ ብዙ ጊዜ እንቁላል አይነት ምግቦችን ነው የምወደው፤ በጣም የምበላው። ቤቴም ይሄንን ስለሚያውቀው በዚህ ጊዜ ያዘጋጁልኛል እኔ ለራሳቸውም ዛሬ አሁን ለራሱ እንቁላል ነው የበላነው፤ በጣም ደስ ብሎኝ አሪፍ የሚባል ስሜት ላይ ነው ያለሁት። ምክንያቱም ጥሩ የሚባል ቁርስ እና የምወደውን አይነት ቁርስ ስለበላው ማለት ነው። እና ይሄን በጣም ከሚያስደስቱኝ ትላልቅ ነገሮች እና በጣም አሪፍ ቀን እንድውል የራሳቸው የሆነ ትልቅ አሻራ ያለባቸው በስራየ ላይ በጣም ብዙ ጥሩ በሚባል ስነው ምክንያቶችን እንድጨርስ ከተለያዩ የስራ ባልዶሮቼ ጋር ጥሩ የሚባል ግንኙነት እንዲኖረኝ የራሱ የሆነ ትልቅ ድርሻ የያዘ ነው ማለት ነው። የምመገባቸውና የምወዳቸው ምግቦችን በማግኘቴ በመመገቤ ማለት ነው። እና ብዙ ጓደኞቼ እናወራለን በጣም የሚወዱትን ምግብ እጠይቃቸዋለሁ እና አብዛኞቹ የሚነግሩኝ ከስጋ ጋር የተያዘና እንዲሁ ቅድም ያልኳችሁ እኔ የምወደውን ጥብስ ነው አብዛኛው ጊዜ የሚነግሩኝ። ይሄም የብዙዎቻችንን ፍላጎት ይመስለኛል። በጣም ጣፋጭም ስለሆነ ለሰውነትም በጣም አሪፍ ነው ብዬ ስለማምን። እና ለኔም ደግሞ በጣም ስለሚስማማኝ ሌሎችም ብዙ ጊዜ እንደዛ እንደሚስማማቸው እና ብዙ ጊዜ ሊበሉ እንደሚፈልጉ በአገኙት አጋጣሚ ሁላ እንደሚበሉ ነው ብዙ ጊዜ የሚነግሩኝ ማለት ነው። እና አሰራሩም በዘይት አድርገህ ትንሽ ሽንኩርት አድርገህ በዛው ትንሽ እሳት አድርገህ ነው ስጋውንም የምትጠብሰው፤ ሌላም የሚጨመር ነገር የለውም። ለአሰራሩ ለራሱ በጣም አሪፍ ስለሆነ ነው መሰለኝ ብዙ ሰው የወደደው። በቀላሉ ልትሰራው ትችላለህ። ማንም ሰው በቀላሉ ሊሰራው ይችላል ጥብስን ማለት ነው። እና በጣም አሪፍ ነው። እና የምወደው ምግብ ጥብስ ነው በጣም እበለዋለሁ።

ስራዎችንም በቅደም ተከተል ታስቀምጣለህ አዎ ስራዎችንም በቅደም ተከተል አስቀምጣለሁኝ በተለያዩ አጋጣሚዎችንም ስራ ሲበዛብኝ እንዲሁ ቶሎ ለመጨረስ እና ቅድሚያ የመጡትንም ቅድሚያ ለማስተናገድ ቅድሚያ ቅድሚያ የሚገባቸውን ልሰጣቸው የሚገባቸውንም ስራዎችንም ቅድሚያ ለመስጠት በተለያዩ አጋጣሚዎችንም ቅደም ተከተላቸውን አስቀምጣለሁኝ ያን ብቻም ሳይሆን እንደአስፈላጊነታቸው ሁላ አንዱ በጣም አስቸኳይ ከሆነ ሁላ ቀድሜ የማስገባበት ሰዓትም ሊኖር ይችላል ማለት ነው። ይሄን አሰራር በመስራቴ በጣም ብዙ ነገሮችንም አግዞኛል። በስራዬ ላይ ከብዙ የስራ ባልደረቦቼ ጥሩ የሚባል ግንኙነት እና በጣም አሪፍ ስራ እንድሰራና ከብዙ ሰዎች በላይም ጥሩ ስራ እንድሰራ አድርጎኛል። ይሄም ደግሞ በትላልቅ በአለቆቻችን በጣም ጥሩ የሚባል አይን ውስጥ እንድገባ አድርጎኛል። በዛውም የስራ እድገት እንዳገኝ የራሴ የሆነ ትልቅ ድርሻ። ከተጫወተልኝ ማዕከል አሰራሮቼ ስራዎቼን በቅደም ተከትል በማስቀመጤ ነው ብዬ ነው የማስበው። እና ብዙ ጊዜ በዛ ነው የምታወቀው በስራ ቦታችን ላይ ሰዎችም ሲመጡ ለማስተናገድም ምንም አይቸግረኝም። ስራዎችን አስቀምጬ ያላቸውን ስራ እንዲጨርስላቸው ሲመጡ ብዙ ጊዜ የሚመጡትን ተዘጋጅቶላቸው አልቆላቸው ነው የሚመጡት እና በጣም ድረስ ብሏቸው። ደንበኞች እያመሰገኑኝ ሌላ ጊዜ ሌላ ነገር እንጋብዝ እያሉ የሚጠሩኝ እና ልክ ጓደኞቼ ለመሆን የሚሞክሩበት አይነት አጋጣሚ አለ። ደስተኞች ከመሆናችሁ የተነሳ ማለት ነው። እና በቅደም ተከተል ማስቀመጥ ስራህን ለስራህንም ጥራት በጣም ይጠቅምሃል። ጊዜህንም ለመቆጠብ በጣም ይጠቅምሃል። እንዲህ ከሰዎች ከደንበኞችህ ጋር ያለህ ግንኙነት በጣም ጠንካራ እና ታማኝነትህንም በጣም ያሳድግልሃል። ስለዚህ በጣም ለትልቁ ለድርጅቱ በጣም ትልቅ የሆነ የራሱን ድርሻ ያለው አሰራር ነው ብዬ ነው የማምነው። በተለያዩ ቦታዎችንም እንዲሁ በተለያዩ ስራዎች የሚሰሩ ጓደኞቼን በዚህ መንገድ እናወራለን። እና በምን አይነት መንገዱን ነው? በስራዎችንም በቅድም ተከተል ታስቀምጣላችሁ እያልኩኝ እጠይቃችኋለሁ። አንዳንዶቹ በጣም የተወሳሰበ ስራ እንዳላቸው እና እንደማይመቻቸው ነው የሚነግሩኝ። አንዳንዶችም ለማስቀመጥ እንደሚሞክሩ ነገር ግን ሁሌም እንደማይከታተሉት ነው የሚነግሩኝ። ነገር ግን ባስቀመጡበት ሰዓት በጣም አሪፍ የሚባል ስራ እንደሚሰሩና። ሌሎችንም ሰዎችንም ማን ቀድሞ እንደመጣና በምን ቅደም ተከተል ላይ እንዳሉን ሁላ እንደማይቸገሩና ቶሎ ለመጨረስ ለራሱ የራሱ የሆነ ትልቅ ድርሻ እንዳለው አድርጎ አምኖበት ወደ ስራው የሚገቡ አሉ ማለት ነው። እና አንዳንዶችም እንዲሁ ጊዜ የለንም የሚሉ። ነገር ግን እንደዛ ቢያስቀምጡ ኖሮ ግን በጣም ጊዜያቸውን ራሱ በጣም በቂ እንደሆነ እና በጣም ብዙ ስራዎችንም አሁን ከሚጨናነቁበት በላይም እንደማያጨናንቃቸው እና እንዲሁም በጣም ብዙ ነገሮችንም እንደሚቀንስላችሁ በተለይ መንገዶችንም አስረዳችኋለሁ። እንዲጀምር አደርጋችኋለሁ። ወደ እኔ ስራ መጥቶም በምን አይነት መልኩ እንደምሰራ በምን አይነት መልኩ ሰዎችንም እንደማስተናግድም ስራዬንም በምን በምን ሰዓት እንደምሰራ እንዴት? ስራዎችን በቅደም ተከተል እንደማስቀምጥ በተለያዩ መረጃዎችንም እየሰጠሁኝ የኔን አሰራር አይቶ የተሻለ ነገር ካለ ከእኔ የወደዱት ነገር ካለ ርዕው ወስዶ ወደ ራሳቸውን ህይወት እና ወደ ራሳቸውን ስራ እንዲሰሩበት ሌላ ቦታም እየሄዱ እንዲሁ በጣም ብዙ አመት ልምድ ያላቸው ስራዎች ላይ ድርጅት አሉ። በሌላ ከተማ በጣም ትላልቅ የሚባል ድርጅቶች ላይ እዛም ሄዳችሁ የማየት እድል። እንዲኖራቸውም በራሴ በኩል አግዛቸዋለሁ። እጋብዛቸዋለሁ እኔም የሄድኩባቸውና የማውቃቸው ለኔ ህይወቴ የጠቀሙኝ ለኔ እንዲሁ በጣም ጠንክሬ እንድሰራና አሰራሩን ሁሉም እንድቀይርና በጣም የነሱ የተሻለ ሆኖ ካገኘሁት በኋላ የቀየርኩበትን መንገድ ነው ብዙ ጊዜ የማሳያቸው የምነግራቸው ማለት ነው። እነሱም እናንተንም የሄዳችሁ እንደዚህ ማየት አለባችሁ ብለን ለሰዎችንም መንገዶች ማየት አለባችሁ ከዛ በኋላ ከእናንተ ጋር የሚሄድ ከሆነ እና ለእናንተ የሚመች ከሆነ አሰራሩን ተከትላችሁ ሄዳችሁ መስራት ይጠበቅባችኋል። ጊዜያችሁን የሚቀንስላችሁ ከሆነ ትርፋችሁን የሚያሳድግላችሁ ከሆነ ከሰዎች ከደንበኞች ጋር ያላችሁ ግንኙነት በጣም የሚያጠነክርላችሁ እና ደንበኞቻችሁን የሚያስደስትላችሁ ከሆነ። ለምን ይሄን ማድረግ ይከብዳቸዋል እያልኩኝ። ሄዶ የተለያዩ ቦታዎችና የተለያዩ ድርጅቶች እንዲገቡኝና ከዛ የሆነ ትምህርት ወስዶ እንዲመጡ በራሴም በተለያዩ መንገዶችን አግዛቸዋለሁ። እኔን የማውቃቸው የተሻሉ የምላቸውን አንዳንዶችንም በጣም ትላልቅ ሰዎችንም በተለያዩ ነገሮችንም ሲናገሯቸው የምሰማቸውን አስተማሪዎች የሆኑ ለስራችን በጣም የሚያግዙ ነገሮችንም እነሱንም እየጋበዝኩ እንዲያዩና በስራቸውን የተለያዩ ለውጦች እንዲያመጡ በቅደም ተከተል እንዲያስቆምጡ አደርጋለሁኝ ማለት ነው። ይሄን ለኔ ብቻ ሳይሆን ለጓደኞቼ ማለት ነው። እና እኔ ስራዎችን በቅደም ተከል በቅደም በጣም ተከትል በጣም አስቀምጣለሁኝ እከተለዋለሁ

የህዝብ ማመላለሻ ትጠቀማለህ? አዎ የህዝብ ማመላለሻ በጣም እጠቀማለሁኝ። ብዙ ጊዜ ከቤቴ ወደ ስራም ስሄድ የህዝብ ማመላለሻዎች ነው የምጠቀመው። ብዙ ጊዜ የራሴም የግሌም ተሽከርካሪ ስለሌለኝ ማመላለሻዎችን የህዝብን ነው የምጠቀመው እና ዋጋውም ተመጣጣኝ ነው ከደሞዛችን አንፃር ከገቢያችንም አንፃር በጣም ተመጣኝ ነው። እና እኔም ብቻም ሳይሆን ብዙዎች ከእኔ ጋር የሚሰሩ የስራ ጓደኞቼ የስራ አጋሮቼ የስራ ባልደረቦቼ ለራሱ አብዛኞቻችን ከአለቃዎቻችን ውጪ በስራ በህዝብ ማመላለሻዎች ነው የምንጠቀመው። እና ሁሌም እዛ እንገናኛለን ከእነሱ ጋርም ስለምሄድ በጣም ደስ ብሎኝ ወድጄው ነው የምሄደው። እና አንዳንዴ ትንሽ ካረፈድኩኝ ነገር ግን በጣም ሰው ይሞላል እና በደንብ ተጨናንቀን የምንሄድበት አጋጣሚዎች አሉ። በጣም ብዙ ሰው ይሞላል እና የዛንች ጊዜ ብቻ ትንሽ ሊያስጠላ ይሞክራል እንጂ አንዳንዴ በጣም አብዛኛው ጊዜ በጣም ዉድ ነው። ቀድመንም ከቤታችንም ስለምንወጣ የህዝብ ማመላለሻዎችን እንዳናጣ ብለን በእግራችንም እየተንቀሳቀስን ከዛ በኋላ ነበር የምንጠቀመውና በጣም አሪፍ የሚባል ማመላለሻዎች ነው ያሉን በጣም እንክብካቤያቸው ደስ ይላል። ጽዳታቸውም ለራሱ ከሌሎች የግል አንፃር ሲታዩ ትንሽ ሊወርድ ይችላሉ ነገር ግን አሪፍ የሚባሉ እና ከነበሩበት በፊት በጣም እያሻሻሉበት ያሉ አጋጣሚዎችም ስላሉ ማለት ነው። እና የህዝብ ማመላለሻ በጣም ብዙ አመት ሆኖኛል ከምጠቀም ስራዬን ከጀመርኩኝ በኋላ ሁላ በህዝብ ማመላለሻዎች እንደምትጠቀመው ይሄም በጣም ብዙ ጊዜም ሆኖኛል ማለት ነው። እና ይሄም ከስራ አጋሮቼ ጋር ሁሌም የምናረጋቸው ነገሮች ነው ማለት ነው። አንዳንዴም እንዲሁ በእግራችንም የምንጠቀምበት አጋጣሚዎች አሉ። እየተንቀሳቀስን ስራ ላይ ውለን ቁጭ ብለን ማታ አካባቢ ሲሆን ሁሌም ስራ ላይ ካላመሽን በስተቀር በሰአታችን አስራ አንድ ሰዓት ከወጣን ቁጭ ብለን ስለምንውል እንደ ስፖርትም እንዲሆነን ብለን በእግራችን እየተንቀሳቀስን የምንሄድበት አጋጣሚዎች አሉ ማለት ነው። እና የህዝብ ማመላለሻ በጣም ነው የምጠቀመው ብዙ ጊዜ የራሴ የሆነ ተሽከርካሪ እንዲኖረኝ እና እኔ እንደፈለጉት ወደ ፈለኩበትን ቦታ የምሄድበትን ወደ ተለያዩ ዘመድ ለመጠየቅ ስሄድም አሁን አሁን የህዝብ ማመላለሻን ስለምጠቀም የራሴ የሆነ እንዲኖረኝ ፍላጎት አለኝ ጠንክሬም እየሰራሁ ነው ተሽከርካሪም ለመግዛት ማለት ነው። እና የህዝብ ማመላለሻ በጣም ብዙ ጊዜ ወደ ቤተሰብ ቶሎ አስቸኳይ ጉዳይ ሲገጥምህ ላተደርስ ትችላለህ ምክንያቱም እዛ ላይ ሰው ላይሞላ ይችላል ወይም የህዝብ ማመላለሻዎች ላይገኙ ይችላሉ እና በጣም ብዙ ችግሮችም አሉት። የራሱ ችግሮች እዚህም ቢሮአቸን ራሱ በጣም ቸኩለን ስንወጣ ብዙ ጊዜ ሞልቶ እየመጣ ሞልቶ እየመጣ ትቶን የሚሄድበት አጋጣሚ አለ። እና ለዛም ወደ ስራችን የምናረፍድበት አጋጣሚ ይፈጠራል ስራዎችንም በአግባቡ እንዳንሰራ የራሱ የሆነ ትልቅ ድርሻ ይጫወታል ማለት ነው። አንዳንዴ ሞልቶ ሲመጣና እኛም ቀድመን ካልወጣን ማለት ነው። እና እነዚህ ነገሮችንም ለመቀነስ እና ስራዬንም በአግባቡ ለመስራት በፈለጉት ሰዓት ወደ ፈለኩት ቦታ ለመድረስ ቤተሰቦቼ ጋር የትለያዩ ችግሮች ሲያጋጥማቸው ቶሎ ከተጠራው ቶሎ ለመድረስ በጣም ትልቅ ነገርም ሲኖራቸው እንደ ድግስ ያሉ ነገሮችንም ሰርግ ያሉ ነገሮችንም ሲኖራቸው ስራዬንም ጋ ሳይጋጭ ቶሎ ደርሼ የምመጣበት እና ቤተሰቤን ይዤ ደርሼ የምመጣበትን አይነት መንገዶችን ነው የምፈልገው። እና ይሄም በጣም ስለሚያስፈልገኝ የራሴ የሆነ ለመግዛት በጣም ፍላጎት አድሮኛል በጣም አስፈላጊ ነው ብዬ ነው የማምነው። እና ቤተሰቦቼም አሁን ልጆቼ ትምህርት ቤት የማደርሳቸው በተለያዩ የትምህርት ቤት ተሽከርካሪዎች ነው የማመላልሳቸው እና ያነሱም በጣም እየተጨናነቁ ብዙ ጊዜ የምሄድባቸው አጋጣሚ አለ አንዳንዴም ትንሽ ካረፈዱ ያ የህዝብ የትምህርት ቤት ማመላለሻዎቹ ሰርቪሳቸውን ትቷቸው የሚሄደው አጋጣሚም ስላለ በጣም ላልተፈለጉ ወጪዎችን የምንዳረግበት አጋጣሚዎች አሉ ማለት ነው። እና ለዚህ ለዚህ ነገሮችን ለመቀነስ እና ህይወቴን ቀልል ለማድረግ ህይወቴን የተመቻቸና የቤተሰቦቼ ኑሮዬን ለማሻሻል የራሴን የሆነ ተሽከርካሪ እንደሚያስፈልገኝ እያመንኩበት እና ያንን ለማድረግ አሁን ብዙ ጥረቶችንም እያደረኩኝ የተለያዩ የማገኛቸው ብሮዎችንም እየቆጠብኩ ያለሁበትን አጋጣሚ አለው ማለት ነው። እና ይሄም ከቀጣይ እገዛለሁኝ ብዬ ከህዝብ ማመላለሻዎችንም ራሴንም የራሴንም የምለው በራሴ ሰዓት የምነሳው የራሴ የሆነ ተሽከርካሪ ይኖረኛል ብዬ አስባለሁኝ ማለት ነው። ነገር ግን አሁን የህዝብ ማመላለሻ በጣም እጠቀመዋለሁኝ ምንም አማራጭ ስለሌለኝ በጣም ነው የምወደው። ደስ ይለኛል እዛ ላይ ከብዙ ሰዎችም ትተዋወቃለህ ከብዙ ስራዎች ያላቸው ሰዎችንም ትገናኛለህ። እና የት ማመና?

በመስመር ላይ ሙዚቃ ትሰማለህ? አዎ ብዙ ጊዜ በመስመር ላይ ሙዚቃ እሰማለሁኝ አዳዲስ ሙዚቃዎችም ሲለቀቁ በቀጥታ መስመር ላይ ያሉ ነው ብዙ ጊዜ የማዳምጣቸው። እና ሁሌም የራሴ የሆነ ኢንተርኔትም ስላለኝ ብዙ ጊዜ ለተለያዩ ስራዎችንም የምሰራው በየወሩ የምገዛው ያልተገደበ ኢንተርኔትም ስላለኝ ሁሌም በመስመር የተለያዩ ነገሮችንም እንዳደርግ የራሱ የሆነ ተጽዕኖ ግፊት ያደርግልኛል ማለት ነው። ምክንያቱም ምንም የማወጣውም ብርም ስለለለ አንዴ የገዛሁት ለስራም ስለሆነ የተለያዩ ገቢዎችንም ስለምጠቀምበት የተለያየ ገቢዎችንም ስለማገባለት እና በዛም የተለያየ አዳዲስ ነገሮችንም፣ በስራ ላይ ሆኜ ትንሽ ለመዝናናት እና ራሴንም ወደ ትላይ ቦታዎችንም ከመውጣት እንዲያድነኝ ብዬ የተለያዩ አዳዲስ ሙዚቃዎችን ሲለቀቁ እየገባሁኝ በመስመር ላይ አያቸዋለሁኝ። እና በጣም ደስ የሚል ሙዚቃዎችን ነው። ብዙ ጊዜ ለተወሰኑ ደቂቃዎችን ብቻ ነው የማዳምጠው በቀን አንድ አራት ሙዚቃዎችን ብቻ ነው። ከዛ በላይ ማዳመጥ አልወድም። ከዛ በላይ ሙዚቃ መስማት አልፈልግም። ምክንያቱም ጊዜዬንም ከዛ በላይ ልጠቀመውና ወደ ራሴ ገቢ እንዲኖረኝ ስለምፈልግ ማለት ነው እና አዳዲስ እንደአንዴ በጣም ደስ የሚሉ አዳዲስ ሙዚቃዎችንም ሲለቀቁ እዛው ስለማገኛቸው ብዙ ጊዜ እነሱ ናቸው የማዳምጠው። አዳዲስ ምን ዛሬ ምን ተለቀቀ፣ የማን አለ አዲስ እያልኩኝ በተለያዩ መንገዶችን ሙዚቃዎችን የማዳምጥበት እና በጣም ብዙ ጊዜ ደስ የሚሉ፣ ሰውን የሚያነቃቁ፣ ሰውን በፍቅር የሚያስተሳስሩ ብዙ አይነት ደስ የሚሉ ሙዚቃዎችን የማዳምጥበት አጋጣሚዎች ነው ማለት ነው በመስመር ማለት። ብዙ ጓደኞቼም እንደዚህ እንዲጠቀም በዚህ መልኩ እንደማጣምጥ ያውቃሉ። እና እነሱንም እኔ ከእኔ ጋር በሚሆኑ ከእኔ ኢንተርኔት የተጠቀሙ እንደዛ የሚጠቀሙበት። እና እኔ ስራዬን እየሰራ እንኳን እነሱ ቀን ሙሉ እየተዝናኑ እና እንዲሁ አዳዲስ ሙዚቃዎችንም የተለያዩ ነገሮችንም እያዩ እያዳመጡ የሚሰሙና የተለያዩ ነገሮችንም ለራሳቸውም የሚማሩም አሉ። በዚህ መልኩ የሚረዱትን ልጆች በጣም ብዙ ልጆችም አሉ እና ይሄንን ይመስላል ማለት ነው። እና ሙዚቃ በጣም አዳምጣለሁኝ በመስመር፣ በቀን አራት ሙዚቃ አንዳንዴ ሁላ የማልገባበት ሰዓት አለ። ነገር ግን በተለይም እሁድ፣ እሁድ ሲሆን በቀን አራት በደንብ ነው የማዳምጠው። ምናልባት አዳዲስ ከሌለው እንኳን ከዚህ በፊት የሰማኋችሁና በጣም ደስ የሚሉኝ ራሴን የሚያጠነኩሩኝ፣ በተለያዩ ነገሮችንም እኔ ጠንካራ እንዲሆን እኔ ህይወት ላይ የተገናኘ ነገር ያላቸው እኔን ነገ የምፈልገው ነገር የሚነግሩኝ፣ የሚገልጹልኝ አይነት የተለያዩ ሙዚቃዎች አሉ እዚህ አለም ላይ በጣም የየራሳቸው የሆነ በጣም ጠንካራ የሚባሉ ሙዚቃችን አሉ። አንዱን አንተም ጠንካራ እንድትሆንና በደንብ በስራህንም ጠንክረህ ለፍተህ እንድትወጥ ያደርጋል። አንዱም በፍቅር ከሰዎች ጋር መከናኘት እንዳለብህ፣ ፍቅር መስጠት እንዳለብህ፣ ለሰዎችን ፍቅር ስትሰጥ ለራስህንም እንደምታገኝ የሚነግሩኝ የተለያዩ ሙዚቃዎችንም ያሉበትና በጣም ጥሩ ጥሩ የሚባል ህይወትን የሚያስተምሩ ህይወትን የተቻለ የሚያደርጉ ብዙ ሙዚቃዎችንም የሰሩበት አለም ስላለ ላይ ስላለን ብዙ አዳዲስ ከሌለው ለራሱ በመስመር ላይ የገባሁኝ ያ እነዛ የድሮ ሙዚቃዎች ሁላ የምሰማበት አጋጣሚዎች አሉ ማለት ነው። እንዲሁ በጣም የምወዳቸው የድሮ ሙዚቆች አሉ። እነሱንም እየገባሁኝ እዚህ በቀላሉ ሰውን ስለሚያዳምጣቸው፣ ብዙ ጊዜ ሰውም ወደ አዲስ ሙዚቃዎችንም ትኩረት አድርጎ ወደ እነዛ ስለሚሰማ የድሮ ሙዚቃዎችንም ብዙ ጊዜ የማስታውሳቸው የለም። አንዳንድ ሰዎችን ካልሆነ በስተቀር ማለት ነው። ይሄ ደግሞ የድሮ ሙዚቃዎችንም የዛኔ ምን አይነት ጊዜ እንደነበር፤ በምን አይነት መልኩ አስተሳሰብ ላይ እንደነበሩ፤ በምን አይነት ቴክኖሎጂ ላይ ምን ላይ እንደነበሩ፤ እየተለያዩ ነገሮችንም አሁን ላይስ ምን ልዩነት አለው? የሚሉ ብዙ ነገሮችንም ስለሚነግሩኝ እና የዛኔ እነዛ የሚቆጩት ነገሮችን የምሰማበት እና አሁን እኔ እንደላደርገው ብዬ ከእነሱም የተወሰኑ ነገሮች እና በጣም ብዙ ነገሮችን የሚማርበት አጋጣሚዎችም ስላሉ የድሮ ሙዚቃዎችን ላይ በመስመር እየገባሁኝ ብዙ ጊዜ ያዳምጣለሁኝ እሰማለሁኝ። ይሄን በጣም ያዝናናኛል። በጣም ስለ ፍቅርም በጣም ደስ የሚሉ ልብን የሚነኩ፣ ሰዎች ከሰዎች ጋር የሚያስተሳስሩ፣ ሰዎች ከሰዎች ጋር ጥሩ ግንኙነት እንዲኖራቸው የራሳቸውን ትልቅ ድርሻ የሚጫወቱ የድሮ ሙዚቃዎችም አሉ። እነሱንም በደንብ አዳምጣለሁኝ፣ ከሰው ጋር ቢሆነ ራሱ እንኳን ብዙ ጊዜ የምዘፍናቸው እንደዛ አይነት ሙዚቃዎች ነው እና በጣም ደስ ይለኛል ራሴንም በጣም ያዝናናኛል። ወደ ስራዬም ጠንክሬ እንድመለስ ጭንቅላቴም አዝናንቼ ጥሩ በሚባል አምሮዬን መግቤ በጣም አሪፍ ጉልቦት አግኝተው ወደ ስራው እንዲመለስ የራሱ የሆነ ትልቅ ድርሻ ይጫወትልኛል ሙዚቃ ማለት ነው። እና ሙዚቃ በተፈጥሮ ሰውን የመነቃቃት የሆነ የራሱ የሆነ ትልቅ ሃይድ ያለው እንደ ማነቃቂያ መሳሪያ ነው ብዬ የማምነው ማለት ነው። እና በመስመር ላይ ሙዚቃ በጣም ነው የምሰማው።

ልብስ ምን ያህል ጊዜ ታጥባለህ? ልብስ በሳምንት አንዴ ነው የማጥበው። ከስራ ውጪ በምሆንበት እና ከስራ። መልስ በምሆንበት ስራ እረፍትን በምሆንበት ሰዓት ያየሁኝ በሳምንት አንዴ አጥባለውኝ። ልብስ ማጠበብ በጣም ደስ ይለኛል። በጣም አስፈላጊም ነገር ነው ወደ ተለያዪ ስራዎችም ስትሄድ በጣም ጽዱ የሆኑ ልብሶች እና በጣም የታጠቡ ልብሶች ሲኖሩኝ። እኔ በራስ መተማመኔ ይጨምራል ከሰዎች ጋር ያለኝ ግንኙነት ለራሱ በጣም ጠንካራ ነው። ድረስ በሚል መልኩ እንድቋጨው እንድመራው ሁላ ያደርገኛል ማለት ነው። እና ሁሌም ከሰዎች ጋር ስቀርብ በተለያዪ ስራዎች በመዝናናትም በጣም የሚያምሩ ልብሶች እና በጣም ጽዳታቸውን የጠበቁ ልብሶችን መልበስ ነው የሚመቸኝ። ለዛም ስለሆነ በየሳምንቱ የምለብሳቸው ልብስ አጥባለሁኝ ማለት ነው። ይሄን በጣም ያስደስተኛል ሁሌም ከሰዎች ጋር ያለኝ ግንኙነት በጣም ጠንካራ እንደሆንም አድርጎልኛል። ከሰዎች ጋር የበላይነት ተሰምቶኝ በራስ መተማመኔ ከፍ አድርጎኝ። የምንገናኛቸው ስራዎችንም በተለያየ መልኮቹ ደስተኛ ሆኜ እና ከነሱ ጋር የተለያየ መልኩ አሪፍ በሚባል ስራዎችን እንዳጠናቀቁ ላይ ራሴ የሆነ ትልቅ ድርሻ ይጫወትልኛል ማለት ነው። ብዙ ጊዜ ከጓደኞቼም እንዲሁ የምናወራቸው አዳዲስ ልብሶችን ሲገዙ እና ጥሩ ልብስ የሚለብስ ሰዎች እና ብዙም ለራሳቸው ደንታ የሌላቸው ሰዎች ጋር እናነጻጽራለን እና ጥሩ ልብስ የሚለብሱ ሰዎች። ሁሌም ጽዳታቸውን የሚጠብቁ ሰዎች ሁሌም የታጠቡ ልብሶች የሚለብሱ ሰዎች ከሰዎች ጋር ያላችሁ በጣም ጥሩ የሚባል ግንኙነት እና። ወደ ሰዎች መቅረብ ምንም እንደማያስፈራቸው ደስ ብሏቸው። በፈለጉት ሰዓት ከማንም ሰው ጋር መገናኘት እንደሚችሉ በየትኛውም ስራ ቦታም ራሳቸው ሆኖ ድርጅታቸውም ራሳቸውን የሚያስተዋውቁበት መንገድ። ከነዛ ሰዎች ራሳቸውን ከማይጠበቁ ሰዎች ልብሳቸውን ከማያጥቡ ከማያጥቡ ሰዎች። በጣም የተለየ አቅርቦት የተለያየ ልዩነት እንዳላቸው ያየንበት አጋጣሚ አለ። ከራሳችን የእንጀምር አንድ ጓደኛዬ እንደዛ ይለኝ ነበር እኔ ከዚህ በፊት ዝም ብዬ ነበር። ለራሴም ብዙ ጊዜ አልሰጥም ነበር ልብሴንም አላጥብም ነበር። ነገር ግን በዛ ሰዓት ወደ ሰዎችም ለመቅረብ በተለይም ደግሞ ወደ ሴቶች ለመቅረብ በጣም እቸገርና በጣም እፈራ ነበር። ምን ይውጣልኝ ይሆን ምን ምን ያዩልኝ ይሆን እያልኩኝ። አንገቴን ሁላ እየደፋሁ ነበር የማወራቸው እና እነሱም በራስ መተማመን እያሉ የለውም እያሉ እንዲኖቁኝ አድርጎኛል። ነገር ግን ከዛ በኋላ ያንን ነገሮችንም አንድ አስተማሪ በደንብ ነገረኝና እንደዚህ እንደዚህ ስታደርጉ። ዝም ብሎ ለሌላ ነገርም ብቻም ሳይሆን የተለያዩ ግንኙነታችሁን በጣም እንደሚያጠናክርላችሁ እና ከሌሎች ሰዎች በተሻለ መልኩም ተቀባይነት እንዲኖራችሁ። እናንተንም ምክንያቱም ራሳችሁን በደንብ እንደምታስተዋውቅና ከሰዎች ጋር ያላችሁ ግንኙነትም ራሳችሁን ጠንካራ ስለምታደርጉት በጣም ድረስ ብሏችሁ ሰዎችንም ስለምትቀርቡ። በተለየ መልኩ ይሄድላችኋል እያለኝ ከዛ በኋላ ነው ለራሴ በደንብ ትኩረት አድርጌ መስራት የጀመርኩኝ። ልብሶቼንም ሁሌም ቅዳሜ ቅዳሜ ማጣብ የጀመርኩኝ ምክንያቱም ቅዳሜ ቅዳሜ እረፍት ስለመሆን እሁድም ትንሽ ለራሴ ጊዜ መስጠት ስለምፈልግ። ከአንዳንድ ጓደኞቼ የምገናኝበት ሰዓትም ስለሆነ ያለኝ ጊዜ ቅዳሜ ስለሆነ ቅዳሜ ቅዳሜ ልብስ እያጠብኩኝ ከዛ በኋላ ነው ከሰዎች ጋር ያለኝ ግንኙነት በጣም ጠንካራ የሆነ። ብዙ አዳዲስ ንግዶችንም ቢዝነሶችንም እንጀምር የራሴ የሆነ ትልቅ ድርሻዎች የተጫወተልኝ ምክንያቱም ብዙ ሰዎችንም አገኛለሁ ከብዙ ሰዎች ጋር ስገናኝም በደንብ ብዙ ነገሮችንም እንድናወራና ጓደኝነትም እንድፈጥር የራሱ የሆነ ትልቅ ድርሻ ተጫውቶልኛል። ይሄን በማድረጌ ብሎ በደንብ አስተማሪ ታሪክ የነገረኝ አጋጣሚ አለ። ስለ ልብስ ማጠብ ማለት ምን ያህል ጥቅም እንዳለው ማለት ነው። እና ልብስ እኔም በጣም እሁድ እሁድ ሁሌም ማነው ቅዳሜ ቅዳሜ ሁሌ አጥባለሁኝ። ምክንያቱም ቅዳሜ ከስራ ውጪ በመሆንበት እና እሁድም በጣም የተከበረ በዓልም ስለሆነ በእኛ አካባቢ ሁሌም እሁድ ምንም አይነት ስር አይሰራም ሰው የሚያርፍበት። ሰውን ከሌሎች ሰዎች ጋር የሚገናኝበት የተለያዩ ድግሶች የሚደረግበት በጣም የክብር በዓል ነው። እና ብዙ ጊዜ እሁድ በጧቱ ቤተ ክርስቲያን ሄደህ ፈጣሪን የምታመሰግንበት እንኳንም ወደዚህ ቀን አደረስከኝ። ያልክ ሁሉም ሰው ፈጣሪን ያጠበውን ልብስ ለብሶ ደስ ብሎት ፈጣሪውን የሚያመሰግንበትም ቀንም ስለሆነ ብዙ ለስራም አይነገርም እንዳንሰራም ተደርገን ነው ያደግነው። ይሄም በጣም ስለማቀውና ለራሴም እንደ ጊዜም መስጠትም አድርጌ ስለማስበው እሁድ እሁድ እኔ እሁድና ቅዳሜም ቢሆን እረፍቴ ነገር ግን ልብስ ለማጥረብ። ቅዳሜ ቅዳሜ ነው የምትጠቀመው ማለት ነው። አንዳንዴ እኔ በስራ ስወጣ እህቴ ያለች እሷን ታጥብልኛለች። እሷም ቅዳሜ ቅዳሜ ነው ምታጥባለች የራሷም ስለምታጥብ የኔንም በዛው ታጥብልኛለች። በጣም ደስ ብሎኝ እንድጠብቃት ሁላ እንድሸልማት ሁላ ትጠይቀኛለች። እና እኔ ልብስ የማጥበው ቅዳሜ ነው

ሳኖችን መታጠብ ትወዳለህ? አዎ ሳኖችን መታጠብ በጣም ነው የምወደው። በጣም ያስደስተኛል እንዲሁ ለአይኔ ሁላ እንኳን። ሳህኖችን በጣም ሲታጠቡና ደስ ብሎኝ በጽዳት እስኪሞት ነው። ብዙ ጊዜ ደስ ብሎኝ ምግብ የምመገብባቸው ማለት ነው። እና ሁሌም ሳኖቹን በቤታችን በጣም ይታተባሉኝ እያንዳንዷን የበላናት ነገር እየቆሸሸች ነገር ካላት ሁሌም ትታጠባለች በጣም ደስ ይለኛል። ይሄም ሁሌም ምግብ እንድበላ ከቤተሰቦቼ ጋር በጣም ደስ ይለኛል። የራሱ የሆነ ትልቅ ድርሻ ይዘልኛል ሳህኖችን በጣም የታጠቡ መሆናቸው ማለት ነው። እኔም ለራሱ በጣም አጥባለሁኝ ብቻዬን በመሆንበት ሰዓት እና የበላሁትንም እሳን እንዲቆሽሽና መሬት ላይ ትቼው አልሄደም አጥቤ ነው። ወደ ቦታውን መልሰው በጣም ታጥበው ሰውም ሌላ ሰውም ሊበላበት ሲመጣ ድስ ብሎት ልክ እኔ ያየሁት ስሜት እንዲሰማውና ደስ ብሎት ምግቡን እንዲበላ ታጥቦ መቆየት አለበት። ብዬ ስለማምን ምክንያቱም እኔም እንደዛ ስለማምን የምፈልግ እኔ የምፈልገው ነገር ደግሞ ሌላ ሰዎችንም እንዲፈልጉት ስለሚችሉ እንደዛም ስለሚፈልጉት እኔ ሊቆሽሽ ሊጠብቀኝ ስለማልፈልግ ሌሎች ሰዎችንም እንደዛ ማድረግ የለብኝም ብዬ ስለማምን። ሳህኖችን መታጠብ በጣም ያስደስተኛል በጣም ደስ ብሎኝ ምግብ እንድበላ የራሴ ሆነ። እንዲሁ ምግብ ከመብላቴ በፊት ላየው የምገባው እና ሁሌም ምግቢ ጥሩ በጥሩ መንገድ እንድበላይ ራሴ የሆነ ትልቅ ድርሻ መዘለኝ። ሳህኖችን መታጠባቸውን በማየት እና ጽድ ሆኖ ሳያቸው ናቸው። ብዙ ጊዜ ደስ ብሎኝ የምበላው ደስ ብሎኝ የምመገበው ደስ የሚል ቀን ማሳለፈው ደስ የሚል የስራ ሰአቶችን የማሳልፈው እንደዚህ ሲሆንልኝ ነው ማለት ነው። እና ሳህኖችን መታጠብ በጣም እወዳለሁኝ። ከብዙ ጓደኞቼ ጋር ወደተለያዩ ቤታቸው የምንሄድባቸው አጋጣሚዎች አሉ እና አንዳንዶች ስለጣም ይገርሙኛል። ምን ያህል ስሜት እንዳላቸው ምን አይነት ምግብ እንደሚበላባቸው ሁሉ ይገርመኛል። እና ዛሬ የበሉበትን ሳህን እዛ ላይ ለምሳ አሁን ለቁርስ የበሉበትን ምሳ ላይ ያገኙታል አንዳንዴም ለነገ ሆላ እንኳን ሳይታጠብ በዛው በዛው በዛው ይበሉ። የሚሄድ ቦታ አጋጣሚዎችንም አያሉኝ እና እኔ ወደ እነዛ ቤቶች ልስሄድ አንድም ትንሽ ምግብ ለራሱ ነክቼ አላውቅም። ሁሌም ጠግቤያለሁኝ እያልኩ ነው ሰበብ የማቀረው ምክንያቱም ያለው ሁኔታቸውን ሳኖችን በጣም ስለማይታጠቡና በጣም ስለሚያስጠሉ ምግብ ለመብላት በጣም ያስጠለኛል ራሴን ሁላ የሚያቅለሸልሸኝ ሰዓት ነው ያሉት ማለት ነው። እንደዚህ በተለይ ቤቶች እንኳን በማየው አንዳንዶችም ቤቶች ጓደኞቼ መሄድ አለሁኝ አያቸዋለሁ እና በጣም ከእኛ በላይ እንኳን በጣም የሚጠነቀቁ ሳኖችንም ሁሌም የሚያጥቡ በተለይ ነገሮች የሚያጥቡ ብዙ ጓደኞች ነው ያሉኝ እነሱን በጣም ይመችኛል። እነሱ ጋር ሲሄድ በፍቅር በደስታ እየሰጡኝ ነገር ሁላ ነው የምበላው እና እዛ ላይ በጣም የራሱ የሆነ በጣም ትልቅ ህሊነት አለው ብዬ ነው የማምነው። እንደዚሁ ሳኖችን ማለት ነው እና በጣም ደስ ይለኛል ያስደስተኛል በጣም እንድወደው የራሴ የሆነ ትልቅ ድርሻ ነው ያለው ማለት ነው። ይሄን ብቻ የኔን ብቻ መስሜት ሲሆን ከብዙ ሰዎች ጋር እናወራለን በተለያዩ ሀኪሞች ጋር ሳያወር ምን ይሰማል እና ሁላችንም ሁሌም የምንበላባቸው ምግቦችን ንጽህናቸው የጠበቁና በደንብ የታጠቡ መሆን አለባቸው። ውሳኔዎችን ሁሉም ነገሮችን ብሎ የተለያዩ ምክሮችንም ስለሚሰጡ በዛ ምክንያት ባለመታጠብ ምክንያት የተለያዩ በሽታዎችንም ሊመጡ ምን ስለሚችሉ ከዚህ ከዚህ ራሳችንን መጠበቅ አለብን። እያሉ ብዙ የሚያስተምሩ ባለሙያዎችም ስላሉ ብዙም ስለምከታተላቸው ምክንያቱም ለህፃን ልጆች በተለይም በጣም እንደሚያጠቁና የተለያዩ በአይን የማይታዩ በሻዎችን ሊያመጡልን ስለሚችሉ በደንብ ጥንቃቄ መያዝ አለብን። ያው ብዙ የሚሰጥን ኑክሮሽን እሰማለሁኝ ተገብረዋለሁኝ ማለት ነው። እና የኔም ስሜትም ሳኖችን በጣም መታጠብ ስለምወድ ከዛ ነገሮችንም እያየሁኝ እሄዳለሁኝ ማለት ነው። እና እና እንደዛ የሚያወሩ ሰዎችን ለዛ ለማያጥቡ ጓደኞቻችን በተለያዩ መልኩ ያንን ምክሮች እንዲሰሙት እና ትንሽ ከገባቸው እኛ በቀጥታ ተናግረነው እንኳን ትንሽ ሊያስከፋውም ስለሚችል ብዙ ጊዜ ሰዎችንም በቀጥታ ችግራቸው ስትነግራቸው ስለሚያስከፋሽው በዛ ምክንያት ይዣ አደረግን። ያ ነገሮች ሁላ እንዲሰማቸው ወደ ስልኩ ምን አሳልፍለታለን እኛም መሆን ብለን እሱ እስኪመጣ እነዛ ነገሮችንም የምናዳምጥበት ቀንም አለ ማለት ነው። እና አንዳንዴ ይገባዋል ለሱ እያልነው እንደሆነ እና አንዳንዴም ለማስታክል ይሞክራል ነገር ግን እስካሁን ያላስተካክሉበት አጋጣሚ አለ ማለት ነው። ነገር ግን ሁላችንም እኛም እየሞከርን ነው ብሄድን አጋጣሚ ሁላ እንኳን ሳኖችን ለማጠብ እንሞክርለታለን እና እናሳየዋለን በተግባር ማለት ነው። ስለዚህ ሳኖችን መታጠብ በጣም ነው የምወደው በጣም ያስደስተኛል። የአንዳንዱ ሳኖችን መታጠብ አለባቸው ብዬ ነው የማምነው ሁሌም ምግብ ከመቀረቡ በፊትም ሳህኖችን መታጠባቸውን አረጋግጣለሁኝ

በልጅነቴ የምትወደው ጨዋታ ምን ነበር? በልጅነቴ በጣም ሁሌም የምጫወተው ጨዋታ እና በጣም የምወደው የእግር ኳስ ጨዋታ ነበር። የእግር ኳስ ጨዋታ በጣም ነበር የምወደው ሌላ ሁላ የምወደው ጨዋታ የነበረኝ አይመስለኝም ምክንያቱም የእግር ኳስ ሙሉ ስሜቴን ይዞኝ ነበር። ከትምህርት ቤት ከመሄዴ በፊት እጫወት ነበር። ከትምህርቴም እንደተመለስኩኝ እጫወት ነበር። በቤታችን አቅራቢያም የመጫወቻ ሜዳም ስለነበርን እዛ ላይ ነበር አብዛኛው ጊዜ የማሳልፈው እና። እንዲሁ ሰው ሲፈልገኝ ሁላ ወደዛ ሜዳ መጥቶ ነበር የሚወስደን። እና እዛ ላይ በተለያዩ ሰፈሮች ሆናል የየራሳችንን ቡድን ይዘን የምንጫወትበት እና ትልቅ ፉክክር የምናደርግበት ጊዜም ነበር። የተለያዬ ዋንጫዎችንም በተለያዬ ነገሮችም ሰርተን ያንን ዋንጫ ማን ይወስዳል እያልን የአራታችን አራት ቡድን ካለን አራታችን አራታ አንዳንድ ዋንጫ ይዘን መጥተን አንደኛ የወጣ ሁሉንም ይዞ የሚሄድበት አጋጣሚዎች የምናደርግበት የነበረው አይነት ጨዋታ በጣም ትዝ ይለኛል በጣም ያስደስተኛል። አሁን አሁን ድረስ የኛ ቡድን በጣም ጠንካራ የሚባል ቡድን ነበር ብዙ ጊዜ ብዙ ዋንጫዎችን የምንበላበት አጋጣሚዎች ነበሩ። የእኔ ሰፈሬ ልጆች ጎረቤቶቼ ነበር በጣም ጠንካራ የሚባሉ ከእኛ ታላላቆችም በጣም ጠንካራ ነበሩ። ወንድሜ ለራሱ በጣም ጎበዝ እና በጣም ተጫዋች ነበር። ብዙ ጊዜ እንዲሁ በጣም ጎልን የሚሆንለት አይነት ተጫዋች ነበር። የኛ አቅራቢያም የነበረ ኤፍሬም የሚባልም በጣም ጎበዝ ተጫዋች ነበር። በጣም ከወንድሜ ጋር ተመሳሳይ አይነት ጨዋታ ነገር ግን ያኛው በጣም ኳስ የምትችልበት አጋጣሚዎች ነበሩ ሌላም ነበር ርስቁ የሚባል አሁን በህይወት የለም ነገር ግን በጣም ጎበዝ የሚባል ልጅ እና ጠንካራ ብዙ ነገሮችንም የሰራ ልጅ ነበር። ኳስን በደንብ እንደፈለገው ነበር የሚያሽከረክራት እኛም እነሱን እያየን ስላደግን እኔ የወንድሜን በደንብ አድርጌ ነበር የተካሁ እባል ነበረ እንዲሁ ከእሱ በላይ በጣም ብዙ ኳስን መጫወት እችል እንደነበረ ብዙ ሰዎችን ይነግሩኛል። የኤፍሬም ወንድም ለራሱ ባራኪ የሚባል በጣም ከእኔ ጋር የሚፎካከርና በጣም ትልቅ አቅም የነበረው ትንሽ በእድሜ ቢበልጠኝም ነገር ግን በጣም ጥሩ የሚባል ብቃት የነበረው ሁሌም እርስ በእርሳችንም የየራሳችንን ቡድን ይዘን ከገባን ሁሌም በጣም የምንፎካከርበት እና ብዙ ነገሮችን የምንጫወትበት አይነት አጋጣሚዎች ነበሩ ማለት ነው። ከእሱ ጋርም ሌላም ብዙ ልጆች ነበሩ ቢኒያም የሚባል በጣም በመከላከሉ ላይ በጣም ጠንካራ የነበረ ልጅ እና በምንም እሱን በእኛ በኩል ከሆነ ሙሉ እምነቴን አድርጌ ወደዛ እንኳን ወደ መከላከሉ እንኳን የማልመለስበት አይነት ስሜት የነበረኝ በጣም የማምናቸው በጣም ጎበዝ የሚባሉ ልጆች የነበሩበት አጋጣሚ አለ አንድ ስሌ የሚባል በረኛም ነበርን በጣም ይችላል አሁንም ድረስ አለ። እዚህ እኔ የምጫወትበት ቡድን ውስጥ ነው የገባው ተመርጦ ተገዝቶ መጥቶ ማለት ነው እና በጣም ይችላል ልጁ በረኛም በጣም ይችላል። ከዛም ወጥቶ ለራሱ ኳስ በጣም ስለሚችል እያንዳንዱ የምናገኛቸው ቅጣቶች ለራሱ እንኳን እሱ የሚመታበት አጋጣሚ ነበር ምክንያቱም በጣም ይችላል ልጁ በጣም ትልቅ አቅም ነበር የነበረው ትልቅ ደረጃም የሚደርስ አጋጣሚ የነበረበት ነገር ግን እዚህ ያለ ነው የተለያዩ አጋጣሚዎች ሳይወጣ ቀረ እንጂ በጣም ትልቅ አቅም የነበራቸው ወደተለያዩ ቡድኖችንም ትላልቅ የሚባሉ ቡድኖችንም መግባት የሚችሉ አይነት አቅም የነበራቸው ልጆች ነበሩ። እኔም ብዙ ሰዎች እንደዛ ይሉኝ ነበር አንተ በደንብ ጠንክረህ ስራ በተለይ አጋጣሚዎችም የተለያዩ እድል ካገኘህ መውጣት የምትችል እና ከማንም በላይ መጫወት የምትችል አቅም አለህ እያሉ ብዙ ጓደኞቼም ይነግሩኛል። አሁንም ድረስ ይነግሩኛል ይሄን አቅምን ተጠቀምበት አሁንም ድረስ ገና ነህ መውጣት ትችላለህ እያሉ በብዙ መንገዶችም የሚነግሩኝ አጋጣሚዎች አሉ። ነገር ግን አሁን ብዙ ጊዜ ለጤናዬ ብቻ ነው የምጫወተው ነገር ግን እጫወታለሁኝ አሁን ቅዳሜና እሁድ ሁሌም እጫወታለሁኝ አሁን ዛሬ ጠዋት ለራሱ ከአሥራ ሁለት ሰዓት ጀምሬ እስከ ሁለት ሰዓት የእግር ኳስ ሜዳ ላይ ነው ቆይቼ ነው የመጣሁት አሁን ደስ ብሎኝ ተዝናንቼ ከብዙ ሰዎች ጋርም ተገናኝቼ ራሴንም ከቀን ወደ ቀን እያሻሻልኩኝ ብቃቴን የምገኘው በጣም ደስ ይለኛል። እየሮጥኩኝ ደስ ይለኛል ስትጫወት እና ነገ እወጣለሁኝ። አሁን አሁን በዚች አመት ብቻ ነው ቅዳሜና እሁድ የጀመርኩኝ ከዛ አምና ራሱ በጣም እጫወት ነበር። ቡድን አለኝ እዛ ላይ ቲሜ ላይ ሆኜ የተለያዩ ለከተማችን ወክለን ነበር በተለይ አጋጣሚዎችንም የመሳተፍ እድል አግኝቼ ነበር። ዘንድሮ ግን በተለያዩ የራሴን ችግሮች የተለያዩ ስራ ስለበዛብኝም እኔ የተለያዩ ከዛ የተሻሉ ስራዎችንም ስለምሰራና ብዙ በዛም ገቢ ስለሌለው ወደዚህ መቀየር አለብኝ ብዬ ይሄን ሙሉ ትኩረቴን አድርጌ የራሴ ገቢዎችን የሚያሳድጉ የተለያዩ ስራዎቼንም ለመስራት እያደረኩ ያለውን ጥረት ነው። ከሜዳ ያስቀረኝ ማለት ነው ነገር ግን ቅዳሜና እሁድ ሁሌም እወርዳለሁኝ ሁሌም እሰራለሁኝ በጣም የምወርደው ስፖርት ይሄው ነው ማለት ነው። እና በልጅነቴ በጣም የምወደው የነበረው ስፖርት የእግር ኳስ ነው ማለት ነው

ነገሮችን በስርዓት ታስቀምጣለህ አዎ ነገሮችን በስርዓት ማስቀመጥ በጣም ይመቸኛል። ለራሴም በጣም ብዙ ጥቅሞችን ያስገኘኛል። በስርዓትን ሳስቀምጣቸው በቢ የራሳቸውን በቢ ሚያስፈልጉኝን ነገሮችን ስለማስቀምጣቸው አንዳንድ በሚፈልጓቸው ሰዓት ራሱ ቶሎ እንዳገኛቸው እና በቀላሉ በጣም እንዳስቀመጥኳቸው ምንም ሳይነኩ ሳይበላሹ እንዳገኛቸው የራሱን የሆነ ትልቅ ድርሻ አድርጎልኛል። ነገሮችን በስርዓት በማስቀመጤ ማለት ነው። እና እሄም በጣም በዘት በተለያዩ ቦታዎችንም በቤቴ ውስጥ ያሉኝ ነገሮች ያሉኝ ልብሶች በስርዓት ኣስቀምጣለሁኝ ያሉኝ መጽሐፎችን በስርዓት ኣስቀምጣለሁኝ። ያሉኝ እያንዳንዱ በቤታችን ውስጥ እኔን የሚመለከቱኝ እና የማያቸውም ነገሮችን ሁሌም በስርዓት እንዲቀመጡና ስንፈልጋቸው በኋላ ከስርዓቱ ውጭ ካስቀመጥናቸው ስንፈልጋቸው ልናጣቸው እንደምንችል እና አላስፈላጊ የሆነ ጉልበት አላስፈላጊ የሆነ ጊዜ ልናጠፋ እንችላለን። እያልኩኝ ሌሎች ብዙ ወንድሞቼ እህቶቼን በዛ እንመክርበትና እንደዛ አድርገን እያስቀመጥን የተለያዩ ሁሉም አሁን በቤታችን ውስጥም ስንገባ ሁሉም ስርዓት እየተቀመጠ እና የየራሱን የሆነ ቦታ የያዘ አይነት አቀማመጥ ነው። ያለው ይሄን ደግሞ በጣም አንደኛው ነገር ቤታችንም የራሱ የሆነ ውበት እንዲኖረው አድርጎታል። ይሄንንም የተለያዩ ነገሮችን በተለያዩ ቤቶችንም ሲሄድ ብዙ ነገሮችንም አያለሁኝ ብዙ ነገሮችን በተለያዩ መልኩ ይቀመጣሉ። አንዱ ወደዛ አንዱ ወደዚህ እያሉ ብዙ ነገሮችን ተዘባራርቆው የሚቀመጡበትን ቦታ ሳይ በጣም ይጨንቀኛል በጣም ይገርመኛል። እና እንዴት አድርጋችሁ ነው ከኋላ ይሄንን የምታወጡት ይሄን በዚህ ይሄን በዚህ ራሳችሁን ብታስቀምጧቸው ኖሮ አንዳንዴ በጣም ሲያስፈልጋችሁ በጣም በምቾኩልበት ሰዓት ራሱ ተሎ እንደምታገኟቸው እና ቶሎ ተጠቅማችሁ የምትመልሱበት አጋጣሚ ራሱ በጣም አመቺ ጊዜያችሁን የሚቀንስላችሁ ጉልበታችሁ የሚቀንስላችሁ ነው። እያልኩኝ በተለይ መንገድ እሚያስረዳቸው አጋጣሚዎች አሉ ከተለያዩ ቤተሰቦቼ ጓደኞቼ ማለት ነው። እኔም እንዲሁ መጀመሪያ እንደዚህ በስርዓት አናስቀምጥም ነበር። እና የሆነው ጓደኛዬ መጥቶ አሁን እንደዛ አይነት ምክር እየሰጠን ብዙ ጊዜ እንደዚህ ነገሮችን በስርዓት የማታስቀምጥ ከሆነ በምትፈልጋቸው ሰዓቶ ሰዓት መጽሐፎችን በመጽሐፍ ቤቶች የራሱ የሆነ ማስቀመጫ ከሌለህ አንድ መጽሐፍ አልጋህ ላይ አንድ መጽሐፍ እዛ ወንበር ላይ የሚቀመጥ ከሆነ አንደኛ ነገር መጽሐፎች በጣም ይጎዳሉ። ይቀዳዳሉ መጽሐፎችንም ሌላው ነገሮችንም እንደዚህ በስርዓት ማስቀመጥ አለብህ በስርዓት ማስቀመጥ መልመድ ኣለብህ። እያልን በተለያዩ ምክሮችን ከሰጠኝ እና ወደ ቤቱ ወስዶ እሱን የሚጠቀምበትን መንገድ ካሳየኝ በኋላ እንዴት አድርጎ ነው እንዲሚጠቀም እንዴት አድርጎ ስርዓት እንዳስያዛቸው ትምህርት ከወሰድኩኝ በኋላ ነው። እኔም ወደ ቤቴ ይህንን ትምህርት ወስጄ በቤታችን ውስጥም እንደዛ አይነት አሰራር እንዲኖርና ከዚህ መማር እንዳለብን ምክንያቱም በጣም ስለሚጠቅመን በጣም ስለሚያዋጣን ጉልበታችንም ስለሚቀንስልን ሁሉም ነገራችንም ስለሚቀንስልን ይሄን መማር አለብኝ። ብዬ ከቤተሰቦቼ ጋር ተነጋግረን ከዛ በኋላ ሁላችንም ሀላፊነት ወስደን እያንዳንዱ ነገር ስርዓት እንዲይዝ እና ሁሉም ነገሮችንም ስርዓት ይዞ እንዲስተካከሉ እያደረግን ያለነው ማለት ነው። እና ይሄንን በጣም ቤታችን የራሱ የሆነ ውበት እንዲኖረው የራሱ የሆነ ድምቀት እንዲኖረው ሁሌም በቤታችን ውስጥም ስንገባ ነገሮችንም ስንፈልግ በምንፈልገው ሰዓት የት ምን እንዳለ ቦታውን ምን እንደያዘ ሁላ ሁሌም እናውቀዋለን እዛም ተጠቅመን ከጨረስን በኋላም ወደ ቦታው እንመልሰዋለን ማለት ነው። እና ነገሮችን በስርዓት ማስቀመጥ በጣም አሪፍ ሁሉም ነገሮችን የሚቀንስ የተለያዩ አላስፈላጊ የሆኑ ጉልበትን ከማውጣት የሚያግዝ ነገሮችንም በቀላሉ ለነገሮች ጥራቶችም ለእቃዎችም ጥራቶችም ለራሱ የራሱ የሆነ ትልቅ ድርሻ ያለው እና ደስ በሚል ሁኔታ ውበቱም ለራሱ እንዲጠብቅለት ቤቱ እንኳን ብዙ በ ከስርዓት ውጪ ስታስቀምጣቸው ነጎሮች እንደሚ እንደሚያስጠሉና ቦታ እንኳን አይበቃም ነገር ግን በስርዓት ስታስቀምጣቸው ሁሉም ነገር በጣም ትንሽዬ ቦታዬን ያልካት ለራሱ በጣም ብዙ እቃዎችንም ትይዝልሃለች ሌላ ነገሮች አዳዲስ ነገሮችን እንኳን አምጥተህ ለማስገባት በጣም ብዙ ትርፍ ቦታ የምታገኝበትን ነገር ሆኖ ስላገኘሁት ነው። ነገሮችን በስርዓት ማስቀመጥን የተማርኩት እና ያን ያስተማረኝ ጓደኛዬን በጣም ነው ማመሰግነው። ሁሌም አንዳንድ ነገሮችንም ከእሱ ጋ እየሄድኩኝ ነው ብዙ ጊዜ የምማረውን ምክንያቱም በጣም ብዙ ነገሮችን አይቷል ብዙ ነገር ያቃል ብዙ ነገሮች ያሳለፈ ልጅ ነው። እኔ እማውቀው በኔ በኩል ያለው ነገርም ለሱ የሚሻለው ነገር አንዳንዴ የኔ የተሻለበት አጋጣሚዎችም ካሉም በተለያዩ መንገዶችንም የማሳይበት እና የማስተምርበት አጋጣሚዎች አሉ ማለት ነው። እና እንዲህ ከጓደኛዬ ጋር ያለን ግንኙነት በጣም ህይወታችንን እንዲቀልልን ጥሩ ነገሮችን እንድንሰራ የራሱ የሆነ ትልቅ ድርሻ ይዞልን ነው የመጣው ማለት ነው። እና ነገሮችን በስርዓት ማስቀመጥ በጣም እችላለሁኝ በጣም እወደዋለሁኝ በጣም ብዙ ጥቅሞችም ጠቅሞኛል

አዳዲስ የስራ ግኝቶች ትፈጥራለህ አዎ አዳዲስ የስራ ግኝቶች በጣም እፈጥራለሁኝ። ብዙ ጊዜ ካሉኝ ስራዎች ጋር አብሮ የሚሄዱ ያሉኝ ስራዎች። የሚያሳድጉና አካባቢዬንም ጥናት አድርጌ እንዴት ነው ከእኛ አካባቢዎች ጋር ስራውን የሚሄደው? እንዴት ነው ተቀባይነት የሚያገኘው በህዝቡ ዘንድ። በደንበኞቼ አንጻረስ እንዴት ተቀባይነት ያገኝ ይችላል? ከእኛ አካባቢ አንፃርስ እንዴት ሊሄድ ይችላል? እያልኩኝ በተለይም መንገዶችንም መጀመሪያ ጥናት ካደረኩኝ በኋላ ወደተለያዩ ቦታዎችንም ሄጄ የስራ ግንኙነቶችም አደርጋለሁኝ የስራ ማስፋፋትም አደርጋለሁኝ። ከብዙ ሰዎች ጋር ግንኙነት አድርጌ ወደ ራሴ ወደ ስራዬን የሚጠቅመኝ ብዙ አይነት ስራዎችን አመጣለሁኝ። እንዲህ ነው በጣም ብዙ ቋንቋዎችን መማር የምወደው። በተለያዩ ቦታዎችን ሄጄ የትሐያየ የስራ ግንኙነቶችን ለመፍጠር እና የስራ ሁኔታዎችን ለማምጣት ነው ብዙ ጊዜ የሚሄደው ማለት ነው። እና በጣም ደስ ይለኛል። ይሄንም በጣም በትላልቅ ስራዎችም ራሴን እንድሳተፍ እና ከትላልቅ ሰዎች ጋር እንድገናኝ የራሱ የሆነ ትልቅ ድርሻ የሚጫወትልኝ የሚገኝ አይነት ግንኙነት ነው ማለት ነው። ይሄንን በጣም ብዙ ሰዎችን በጣም ትልቅ ደረጃ እንዳደርሳቸው ነው። የማምነው ብዙ ሰዎችንም የሚነግሩኝ። ወደተለያዩ ቦታዎችን ያደርሳችሁና በጣም ትልቅ የሚባል ደረጃ እንዲደርሱ የራሱ የሆነ ትልቅ አሻራ የሰጣቸው የስራ ግንኙነታቸውን በማስፋፋታቸው እና ከብዙ ሰዎች ጋር ከብዙ ስራ ላይ የተሰማሩ ሰዎች ጋር የስራ ግንኙነት በመፍጠራቸው እንደሆነ። ከብዙ ሰዎች ጋር ሰምቻለሁኝ እና ይሄንን ደግሞ ወደ ራሴ አምጥቼ በምን አይነት መልኩ ይሄንን ከእኔ ጋር ሊሄድ ይችላል በምን አይነት መልኩም እኔ ልሰራው እችላለሁኝ። እያልኩኝ በተለይም መንገዶችንም እንድሰራው የራሴ የሆነ ትልቅ አሻራ የሰጠኝ የራሴ የሆነ ትልቅ ድርሻ ይጫወትልኛል። የስራ እድገቴንም ራሴንም የቤተሰብ ህይወቴንም በኔ በኩል ያሉ ሰራተኞችም እነሱም እንዲያደድጉ የራሱ የሆነ ትልቅ ነገር እየፈጠረን ያለነው ማለት ነው። እና አዳዲስ የስራ ግኝቶች በጣም አስፈላጊ ናቸው። ጊዜውም ዘመኑም እየተቀየረ ስለሆነ ከቴክኖሎጂ ጋር የተያያዙ ነገሮችም ሲሆኑም ደግሞ በጣም የበለጠ ተቀባይነት እንዳላቸው እና በጣም የበለጠ በሰው ተወዳጅነት እንዳላቸው አዳዲስ ሰዎችን ብታመጣቸው ለራሱ ተብሎ ተቀባይነት አግኝቶ ሰዎችንም ተብሎ አስረድተህ የስራ ነገሮቼን ማስፋፋት በጣም አትኩሬ ይዤዋለሁ ማለት ነው። አሁን አሁን ማለት ነው እና የስራ ግንኙነቶች በጣም እፈጥራለሁኝ በጣም ደስ ብሎኝ በጣም ብዙ ነገሮችንም እንዳደርግ በጣም ብዙ ገቢዎችንም በጣም ገቢንም በእጥፍ እንዲጨምር የራሱ የሆነ ትልቅ ድርሻ ይይዛል። እና አሁን አሁን በጣም የወደድኩት ሁሌም የምከተለው አይነት የምፈጥረው አይነት ግንኙነት ነው ማለት ነው። የስራ አዳዲሶችን መከተል ማለት ነው እና በጣም አስፈላጊ ነው። ከብዙ ጓደኞቼ በስራ በንግድ በተለያዩ ስራ ላይ ያሉ ሰዎችንም ግንኙነት እያደረግን ብዙ ነገሮችን እናወራለን እንዴት ነው እርስ በእርሳችንን መተጋገዝ የምንችለው? በምን አይነት መልኩ አንዳችን ለአንዳችን ልንደርስ እንችላለን? እንዴት ብናደርግ ነው? አንዳችን ለአንዳችን ልንሆን የምንችለው እያልን በተለያዩ መንገዶችን ካወራን በኋላ ለሁላችንም የሚበጀን ለሁላችንም የሚጠቅመን ነገሮችንም አንድ የጋራ ነገሮችን አስቀምጠን ያንን ህግ ላይ አውጥተን ለሁላችን ንግድም የሚጠቅም የተለያዩ ነገሮችንም እያደረግን የስራ ግንኙነታችንም እየፈጠርን እያስፋፋን ሌሎችንም ወደ እኛ ቀርቦ ከእኛ ጋር ግንኙነቶችን ፈጥሮ የተሻሉ ነገሮችን እያደረግን አብረን እያደግን የሚሄድባቸውን መንገዶች እና ለሌሎች ከእኛ ስር ያሉ ሰዎችን ተጠቃሚ ሆኖ እኛ ማህበረሰብም ተጠቃሚ የምሆንበት አጋጣሚ የኛ ሰራተኞች የኛ ቤተሰቦችም በጣም ተጠቃሚበት የሚሆንበት እና ለዛውም ሀገራችን የምንጠቅምበትን መንገዶችንም የሰራ ግንኙነት የምንፈጥርባቸው በጣም ትላልቅ ግንኙነቶች አሉ ማለት ነው። ይሄንን በጣም አጠናክሬ እቀጥለዋለሁኝ ብዬ አስባለሁኝ ምክንያቱም እስካሁን በጣም ብዙ ነገሮችን ይጠቅሙኛል ከዚህ በፊት እንኳን ቅድሜ ስላልጀመርኩት ለራሱ የሚቆጨኝ ነገር አለ። ነገር ግን አሁን አሁን በቅርቡ ነው የጀመርኩት አዳዲስ የስራ ግንኙነቶችን መፍጠር እና ይህንን በጣም ትልቅ ቦታ ላይ ትልቅ ስኬት ላይ እንደርስ። የራሱ የሆነ ትልቅ አሻራ እየሰጠኝ እየጠቀመኝ ያለ አካሄድም ስለሆነ ግንኙነትም ስለሆነ በጣም እቀጥልበታለሁኝ ከብዙ ጓደኞቼም ከብዙ ባለ ስራ ባለ ድርሻዎችንም እቀጥላለሁኝ ብዬ አስባለሁኝ ይሄንን በጣም እየጠቀመኝ ነው በጣም ወድጄውም እየሰራሁበት ያለ መንገድም ስለሆነ ማለት ነው። እና ሰራተኞቼም በዚህ በጣም ደስኞች ናቸው። አዳዲስ ነገሮችም ግንኙነቶችም ስትፈጥር በጣም ብዙ ነገሮችም ሄዶ እነሱንም በተለይ ግንኙነቶች እንዲፈጥሩና ከሌሎች ሰዎች ጋር ያላቸውን ንክኪም ግንኙነትም እያደገ እና ሌላ ነገሮችንም የራሳቸውም አዳዲስ ነገሮችን እየጀመሩ ግንኙነቱም እየፈጠሩ የራሳቸውም ህይወት የሚቀጥሉበትን መንገድ ስለማመቻችላቸው በዚህም በጣም ደስተኞች ናቸው። በጣም ደስ ብሏቸው ከእኔ ጋር እንዲሰሩ ከሚያደርጓቸው ነገሮችን ነገሮች ናቸው ማለት ነው። ይሄንን እና ይሄም አዳዲስ የሰራ ግንኙነቶች በጣም አስፈላጊ በጣም ወሳኝ ሁሌም ሊዘወቱር የሚገባቸው እና ሁሌም ልጠቀምባችሁ የምፈልጋቸው ነገሮች ናቸው ማለት ነው። እና አዳዲስ የስራ ግንኙነቶችን እፈጥራለሁኝ አደርገዋለሁኝ

ኢሜል ትጠቀማለህ አዎ ኢሜል በጣም ነው የምጠቀመው ለብዙ ነገሮችንም ከብዙ ሰዎች ካለመገናኘት የተለያየ ስራዎችን የምሰራ ከነዛ ኮንታክት ለማድረግ እና ከነዛ ሰዎችንም ለመገናኘት ግንኙነት ለመፍጠር እያንዳንዱ መልእክትም በኢሜል ነው የሚልኩልኝ። እኔም ብዙ ጊዜ ትላልቅ የሚባሉ ስራዎችንም ብዙ ኢንተርናሽናል የሆኑ ስራዎችንም የምሰራቸው። እና በኢሜል ነው እያንዳንዱ መልእክቶችን የምንቀያየሩ እና ኢሜሌን ሁሌም እጠቀማለሁኝ በጣም ብዙ ስራዎችን እንድሰራ በጣም አግዞኛል። በጣም ብዙ ከትላልቅ ሰዎች ጋር የተለያዩ በጣም ስላልቅ አለም ላይ ያሉ ዩኒቨርሲቲዎች የሚያስተምሩ ተማሪዎችም በኢሜል ነው የምገናኘው እና ኢሜል በጣም ይጠቅመኛል። እንዲሁ ከብዙ ከምጠቀማቸው መተግበሪያዎች ውስጥ ኢሜል በጣም የተሻለ እና ብዙ ጊዜ አዘውትሬ የምትጠቀምበት ብዙ ነገሮችንም የምቀያየርበት ከብዙ ሰዎች ጋር ብዙ መልእክቶችን የምቀያየርበት አይነት ነው ማለት ነው። ኢሜል ማለት ስለዚህ በጣም ይጠቅመኛል። ብዙ ነገሮችን አሁን ለራሱ የተለያዩ ስራዎችን የሚያምሰራው የተለያዩ አዳዲስ ትምህርቶችን ሲመጡ የምከታተለው አዳዲስ ትምህርቶችን ለመማር ስፈልግ ትምህርቶችን ለመከታተል ስፈልግ አዳዲስ ነገሮችንም። መልእክት ሲመጡ ለበአልም ለተለያዩ ነገሮችም ሲመጡ በኢሜኤ ነው መልእክት የሚያስቀምጡልኝ እና እኔም ሁሌም ኢሜሌ እየገባሁኝ አረጋግጣለሁኝ። እየገባሁ አያለሁኝ አዳዲስ ነገሮችን ምን አሉን ዛሬ እያልኩኝ ጠዋት ጠዋት ሁሌም እየገባሁ ነው የማየው። ማታ ማታም ከመተኛቴ በፊት ኢሜሌን አረጋግጬ አይቼ ነው የምዘጋው ማለት ነው። እና ኢሜል በጣም ብዙ ሰዎችን ሊጠቀሙበት ከሚገቡ በጣም ወሳኝ ከሚባሉ መተግበሪያዎች ናቸው ብዬ ነው የማምነው ማለት ነው። እኛ አካባቢ በእርግጠኝነት አልተለመድንም ብዙ ኢሜል ያለው ሰው እንኳን አታገኝም። የኢሜል ጥቅሙ ምን እንደሆነ እንኳን ኢሜል ለምን እንደሚጠቅም ምን እንደምንሰራበት እንኳን። አንዳንዴ የተማሩ ሰዎች ካልሆኑ በስተቀር የተማሩ የሚባሉ ሰዎች ለራሱ በጣም የተወሰኑ ናቸው የሚጠቀሙት። እንዲሁ ከቴክኖሎጂ ጋር ግንኙነት ያላቸው በዚህ በኢንተርኔት አለም ላይ ውስጥ ያሉ ካልሆነ በስተቀር። ብዙ ጊዜ የተማሩ ሰው የምንላቸው ሰዎች ለራሱ ስለ ኢሜል ጥቅሙን ዝም ብሎ አንዳንድ አስፈላጊ በሚሆኑባቸው ሰዓት ኢሜልን እንከፍታለን ከዛ በኋላ አይጠቀምበትም እንጂ። ዋናው እና እንዴት እንደሚጠቅም በሌላ አለም ላይ በጣም አደጉ በሚባሉ አገሮች ላይ ምን ያህል ቢዝነስ እንደሚንቀሳቀስበት። ምን አይነት ቢዝነስ ማስታወቂያዎች እንደሚሰራበት በምን በኢሜል ስንት ነገር እንደሚሰራ እንኳን የማያውቁና የማይገነዘቡት በዛው ልክ የማይጠቀሙት በጣም ብዙ ሰው ያለበት አካባቢ ነው። ያለሁኝ ነገር ግን እኔ ቀድሜም ከብዙ ሰዎች ጋር ብዙ ጓደኞቼን በጣም ከእኔ በላይ ብዙ እውቀት አላቸው የምላቸውን ሰዎች እቀርብ ስለነበር እነሱ እያንዳንዱ የሚያደርጉትን ነገር በደንብ እከታተል ነበር። ለምን እንደሚጠቅማቸው እንዴት ከሌሎች ነገሮችም የተሻለ ነገር እንደሚጠቀሙ። ወደ ቀጣይም ሌላ በጣም አደጉ የሚባሉ አገሮች የሚጠቅሟቸውን ነገሮችንም ነው እነዛ ሰዎችን ሲጠቀሙ ስለማይ እኔም የነዛ መጠቀሞችን በጣም ጉጉት ያድረኛል። እንዴት አድርጌ እነዛ ነገሮች መጠቀም እንዳለብኝ ጥቅሙም ለምን ምን እንደሆነ በምን አይነት መልኩ እንደምትጠቀማቸው። የተለያዩ ነገሮችን እየተረዳሁ እየገባኝ ከዛ በኋላ ነው በደንብ መጠቀም የጀመርኩት ከዛ በኋላም በጣም ብዙ ስራዎችንም እንድሰራ አድርጎኛል። ብዙ ጥቅሞችንም እንድጠቀም አድርጎኛል። እና ኢሜል መጠቀም በጣም አስፈላጊ በጣም ልክ እንደ መሰረታው ነገር ነው የማየው። አሁን ሁሌም እጠቀማለሁ ልክ ሌሎች ሰዎች ፌስቡክን እንደሚጠቁም እኔ ኢሜሌን እንጠቀማለሁ ለተለያዩ ስራዎቼንም በኢሜል ነው የምጨርሰው። የተለያዩ ግንኙነት ሲኖረኝ የተለያዩ በጣም ትላልቅ ዩኒቨርሲቲ ሰዎች መማር ስትፈልግም በኢሜል ነው የአንዳንዱ ነገር የማገናኛቸው የምገናኛቸው መልእክትን የምጽፍላቸው እነሱንም በዛ ስለሆነ። በጣም አለም ላይ ያሉ በጣም ትላልቅ ቦታ ላይ ያሉ ሰዎች ሁሉም ነገር በኢሜል ነው ሁሉም መልእክትም እንድታስቀምጥላቸው። አንዳንድ ነገሮች የሚል ለነሱ ጥያቄ ሲኖርህም ለራሱ በኢሜል እንድታስቀምጥላቸው ነው የሚፈልጉና በዛ ነው ብዙ ጊዜ። ከሰዎች ጋር ከተለያዩ አለም ላይ ያሉ ሰዎች ጋር የሚገናኙትና ይህንን ደግሞ በጣም እኔ ከአለም ላይ ያሉ ሰዎችን በጣም እንድገናኝ የራሴ የሆነ ትልቅ ድርሻ ተጠቅሞልኛል። ከሌሎች መንገዶችን ልታገኛቸው አልችልም። እንደዚህ አይነት ነገሮች እና እኔ በቤቴ ውስጥ ሆኜ አለም ላይ ያሉ ሰዎች ጋር እንድገናኝ በጣም ረድቶኛል በጣም አግዞኛል። በዛ ምክንያትም በጣም አለም ላይ ያሉ የሚመጡ አዳዲስ ስራዎችንም በቀላሉ እንዳገኝ እና የስራውንም ተከፋይ ሆኜ ጥሩ የሚባል ገቢ እንዳገኝ የራሱ የሆነ ትልቅ ድርሻ ተጫውቶልኛል። አሁንም ለራሱም በጣም ትልቅ ብር እየሰራሁበት ያለው አይነት በኢሜል በማገኛቸው በኢሜል በመጠቀሜ ኢሜል መጻፍ በመቻሌ በማገኛቸው ጥቅሞች ነው ማለት ነው። እና ኢሜል በጣም እጠቀማለሁኝ በጣም በቀን ብዙ ሰአቶችንም ሁላ እየገባሁኝ አዳዲስ መልእክቶችም ሲኖሩኝ እየገባሁኝ የማረጋግጥበት አይነት ሰዓት ነው ያለኝ ማለት ነው። እና ኢሜል እያንዳንዱ ሰው እንዲጠቀምበት እመክራለሁኝ በጣም እጠቀማለሁ በጣም ብዙ ነገሮችን

ምን አይነት ስልክ ትጠቀማለህ? እኔ ሁሌም የምጠቀመውና በጣም የምወደው ስልክ ከእኔ ጋርም በጣም ይሄዳል ብዬ የምጠቀማቸው ስልኮች አሁንም የምጠቀመው ስልክ የሳምሰንግ ምርት የሆኑ ስልኮችን ነው ብዙ ጊዜ። የምትጠቀመው የመጀመሪያ የያዝኳቸው ስልክ ለራሱ የሳምሰን ግ ምርት ነበሩ በጣም አሪፍ ናቸው በጣም እወዳቸዋለሁኝ። በየጊዜው እየተሻሻሉ የሚመጡትን የሳምሰንግ ምርቶችን ነው እየቀያየርኩኝ የሚሄደው ማለት ነው። እና አሁን የያዝኩትን ስልክ ሳምሰንግ ኤም አስራ አራት የሚባል በጣም አሪፍ የሚባል ሞዴል። ጥሩ የሚባል ኢንተርኔት ያለው ባትሪም በጣም የሚገርም እና ከአንድ ቀንም በላይ ልሰራበት የምችል አይነት ባትሪ ነው። የተለያዩበት ስልኬ ብዙ ስራዎችንም ስለምሰራ ባትሪውም ኢንተርኔቱም በደንብ አሪፍ የሆኑ ስልኮችን ነው ብዙ ጊዜ መግዛት የምፈልገው እና። ብዙ ጊዜ በኢንተርኔት በእንዲሁ በስልኬ ነው አብዛኛው ጊዜ በቤቴ ውስጥ ሆኜ ስራዎችን የምሰራው ስለዚህ በጣም አሪፍ የሚባል ባትሪ። ያለውን በጣም ብዙ ሰዓት የሚቆይ በጣም ብዙ ነገሮችን እንድጠቀምበት የሚችል በዛውም ኢንተርኔት ለራሱ በጣም አሪፍ ፈጣን የሚባል እና በጣም ብዙ ነገሮችን ሊያሰራኝ የሚችል። ከሌሎች ሰዎች ጋር በደንብ አሪፍ በሚባል መልኩ ሊያወዳድረኝ የሚችል አይነት ኢንተርኔት ለሚያስፈልገኝ ለዚህ ደግሞ ይሄንን የሳምሰንግ ምርቶችን በጣም አሪፍ ሆኖ ነው የሚያገኟቸው። እኛ አካባቢ በጣም አሪፍ ይሰራሉ። እንዲሁ አብዛኛው ሰው እንኳን ጓደኞቼ ሁላ እንኳን ባያቸው። ከአስር ጓደኞቻችን ዘጠኝ ጓደኞች የሳምሰንግ ምርቶችን አምንጠቀመው ይሄንን ደግሞ እዚህ አካባቢ በጣም ብዙ ሳምሰንጎችን እንደምንጠቀም ነው። የሚያሳይህ ማለት ነው። እና ሳምሰንጎችን የተለያዩ ችግር እንኳን ቢያጋጥማቸው ብዙ ሰዎችንም ሳምሰንግ ስለሚጠቀሙ። የተለያዩ ሞባይሎችን የሚጠግኑ ሰዎች ለራሱ ሳምሰንጎችን በደንብ አውቋቸዋል በደንብ መጠገን ይችሉበታል ሳምሰንጎችን ስለዚህ። በቀላሉ እንኳን መፍትሄ እናገኝበታለን እዚሁ በቅርባችን እንዲሁ በሚሰሩ ጓደኞቻችን ማለት ነው። እና ይሄም ይሄም በጣም ትልቅ የሆነ የራሱን አድቫንቴጅ የራሱን የሆነ ትልቅ ጥሩ ነገር አለው ማለት ነው። እና ይሄንን ነገር አይቸግረንም ማለት ነው። ስለዚህ የምጠቀመው ሳምሰንግ ኤም አስራአራት ነው። ቤታችን እንኳን ራሱ ስናይ ሶስት ሳምሰንግ ስልክ አለ ከአራት ስልክ ሶስት ሳምሰንግ ስልክ ስላለ አንዱ ኤም አስራ አራት አለ። ኤም አስራ ሶስት አለ አሁንም አዲሱ የሚመጣው ራሱ አለ። ኤም አስራ አምስት እና ይሄም አሉ በቤታችን ውስጥ በጣም አሪፍ ናቸው። ሁላችንም አንድ አይነት መጀመሪያ ወንድሜ ነበር የገዛው እና እሱን ከገዛ በኋላ ያለው ነገር ጥሩ ነገር አይተን ባትሪው በደንብ አይተን ምን ያህል እንደሚቆይ በደንብ አይተን ኢንቶርኔቱን ምን ያህል ፈጣን እንደሆነ እና ብዙ ስራዎችንም ሊያሰራኝ እንደሚችል አይቼ ነው። እኔ ከዛ በኋላ ቀጥዬ የገዛሁት እና በጣም ነበር የወደድኩት ወንድሜ ላይ ነበር አንድ ሁለት ሳምንት መጀመሪያ እሱን ከገዛ በኋላ አየነው በጣም አሪፍ ነው በጣም ወደድኩት። ከዛ በኋላ በሁለት ሳምንት ነው እኔ የገዛኋት በጣም አሪፍ ሆኖ ነበር እንዲሁ ከእሱ የተሻለ ነበር ያገኘሁት እና። የእሱን ኤም አስራ አራት ነው ነገር ግን የኔም ኤም አስራ አራት ነው በጣም አሪፍ እና የተወሰነ የባትሪ የኔ በጣም የተሻለ የሚቆይ ከኔ ጋር ስራ የሚሄድ ሆኖ ያገኘሁት በጣም ደስ ብሎኛል ማለት ነው። በዚህም ከዛ በኋላም ባለቤቴም ገዛች። ወደደችው ስልኩን በደንብ ስለወደድነው እሷም ምርጫዋ እንደኛ አደረገች እና እሷም የገዛችበት አጋጣሚዎች ነው ያሉት ማለት ነው። እና በዚህ ይመስላል ሁላችንም እያየን ሌሎች ጓደኞቼም እኔ ስትጠቀም አይቶ እኔን ይሄን ይሄን በጣም አሪፍ ነገር አለው ብዬ በተለይ መንገዶችንም ስነግራቸው ይሄን ይሄን ደግሞኛል ይሄን ባትሪም በጣም አሪፍ ነው ኢንተርኔትም በጣም አሪፍ ነው። ሁሉም ነገሩን በጣም አሪፍ ነው። እያልኩኝ በተለያዩ መንገዶችም ከነገርኳቸው በኋላ የሚገዙበት አጋጣሚ አለ በጣም ብዙ ጓደኞቼም ልክ እንደ እኔ አይነት ስልክ የገዙበት አጋጣሚ አለ ማለት ነው። እና ይሄንን በጣም ከብዙ ስልኮችን በጣም በተሻለ መልኩ እርስ በእርሳችንም ስለምንነገጋር ና አንዱ የገዛው ስልክ በጣም አሪፍ ሆኖ ሲያገኘው ለሌላ ጓደኞችም ያካፍላል። የተሻለው ነገር እርስ በእርሳችንም ስለምናገር እኔ ጋር ያሉትን ስልክ የያዝኩትን ጥሩ ያለው ነገር ለሌሎች እነግራለሁኝ። ሌሎችም እንደዚህ የሚይዟቸውን ስልኮችም ይነግሩኛል። በጣም አሁን ሌላ ሞዴሎች አሉ ሌላ ስልኮች አሉ። በጣም ካሜራቸው በጣም ከዚህ የተሻለ ካሜራ ያለባቸው ስልኮችን አይቻለሁኝ እና። ነገር ግን እኔ በደንብ ትኩረት ማድረግ የፈለኩት የኢንተርኔቱና የባትሪውን በደንብ የፈለኩት ምክንያቱም ከእኔ ጋር ስራ የሚሄደው እነዛ በጣም ያስፈልጉኛል ካሜራውን በጣም አሪፍ ቢሆን አሪፍ ነው። ይሄም ነገር ግን እንደዛ አይሆንም ያንን በጣም ትንሽ ይበልጠዋል የቴክኖ ስልክ ነው እና። ካሜራው ትንሽ ይበልጠዋል ነገር ግን እኔ ይሄንን በጣም ምርጫ አድርጌዋለሁ ከእኔ ስራዬ ጋር ስለሚሄድም ባትሪውና ኢንተርኔቱ በደንብ ከሚያስፈልገኝ ካሜራው ይልቅ ብዬ ይሄንን ምርጫ ያን አድርጌ የመረጥኩት ማለት ነው። እና የምጠቀመው ስልክ የሳምሰንግ ምርት ነው።

የቤት እንስሳ አለህ? አዎ የቤት እንስሳ አለኝ ውሻ አለኝ በጣም ነው የምወደው። በጣም ብዙ ነገሮችን አብረን እናሳልፋለን ልክ እንደ ወንድሜ ልክ እንደ ጓደኛዬ ነው የማየው። በጣም ውሻዬ በጣም ያስደስተኛል በጣም ፍቅር ይሰጣኛል እኔም በጣም እንከባከበዋለሁ። አጥበዋለሁም በውሃ በተለያዩ ቦታዎችንም ስንቀሳቀስ ይዤው እሄዳለሁኝ በጣም ደስ ይለዋል ደስ እያለው ነው የሚቀበለኝ ከሩቅ እንኳን ስመጣ ሲያየኝ። በቤቱ ሆኖ በድምጼ ሁላ እንኳን የሚለይበት አጋጣሚዎች አሉና በጣም ደስ ይለዋለው እሱም ከሩቅ ስመጣ የተለያዩ ምግቦችንም ይዤ እለት እመጣለሁኝ ከውጭ በቤት ውስጥም ስሆንም ውሃም አቀርብለታለሁኝ የተለያዩ ምግቦችንም ስለምሰጠው በጣም ይወደኛል። ሁላችንም በጣም እንወደዋለን ውሻችን ልክ እንደ ወንድማችን ልክ እንደ ጓደኛችን ልክ እንደኛ አድርገን ነው የምናየው። እኛ ምሳ ስንበላ ለሱም እንሰጠዋለን እኛ ቁርስ ስንበላ ለሱም እንሰጠዋለን እራትም ስንበላ ለሱ እንሰጠዋለን እና ልክ እንደ ታናሽ ወንድማችን አደረገን ነው ሁላችንም የምናየው። እናቴ አባቴም በጣም ይወዱታል በጣም ይንከባከቡታል እነሱንም ወደዉጩ በሚወጡበት አንዳንዴ መንቀሳቀስ ያስፈልገዋል ብለው ስለሚያምኑ ይዘዉት የሚወጡበት አጋጣሚዎች አሉ ማለት ነው። እና ውሻችን በጣም እወደዋለሁ በጣም ደስ ይለኛል በጣም ትልቅ ፍቅር ነው ያለው እንዲሁ በጣም ከአንዳንድ ሰዎች ሁላ የሚሻልበት አጋጣሚ አለ መስሎ ነው የሚሰማኝ እና ለሰዎች በጣም ቅን ናቸው ብዬ ነው የማስበው ውሻዎች። ከዚህ በፊትም ይሄን ሌላ ውሻ ነበረኝ አሞት ነበር የሞተው በህይወቴ እንደዛች ቀን ተጎድቼ አላውቅም በጣም ነበር የከፋኝ። በጣም አሞት እየተሰቃየ እንኳን ምንም ላደርግለት አልቻልኩኝም ነበር በዛ ሰዓት እና በጣም ነበር ያመመኝ በጣም ነበር እየተሰቃየሁ የዛኔ ሳምንቱን ሙሉ እንኳን ምግቡ ያልበላሁበት አይነት ጊዜ ነበርና ያንን ጊዜ በደንብ ልረሳው አልችልም። በደንብ የተሰቃየሁበት በጣም ራሴን የጠላሁበት ምንም የማላደርግለት በመሆኔ በጣም ለራሴን በጣም ደካማ አይነት ነው የተሰማኝ እና በጣም በራስ መተማመኔ ሁላ የወረደበት አይነት ሰዓት ነበርና። በጣም ነበር የጠላሁት እና ከዛ በኋላ ነበር ያንን የሚመስለው ውሻ ያመጣነው እና ሁላችንም እንከባከበዋለን አሁን እንዳያም የሚያስፈልገውን በሽታ እንዳይዙት የሚያስፈልገውን የተለያዩ መድሃኒቶችን ቀድመን ነው የምንሰጠው። ምግቡም በተለያዩ መልኮችን ቀድመን እንሰጠዋለን የተለያዩም ያስፈልጉታል ያልነው ምግቦችንም እናበላዋለን እንሰጠዋለን እና ያንን በጣም ይወዳል። ወደ ውጭም እንዳይወጣና ከሌሎች ውሾች ጋር እንዳይገናኝ ምክንያቱም ሲገናኝ የተለያዩ በሽታዎችንም ሊያመጣ ስለሚችል የተለያዩ ችግሮችም ሊያጋጥሙት ስለሚችል የተለያዩ ውሾችንም በጣም ወደ ተለያዩ ቦታ እየዞሩ የተለያዩ በጣም አላስፈላጊ የሆኑ በሽታዎችንም ይዞ ስለሚመጡ። ያንን እንዳይገናኝና ከእነሱ ጋር ያለው ግንኙነት እንዲቋረጥ በማለት ብዙ ጊዜ ወደ ውጭ አናስወጣዉም ራሳችን የምናስወጣም ከሆነ ለተለያዩ እንቅስቃሴ አስፈላጊ ስለሆነ ለሱም ራሳችን ነው ይዘነው የምንወጣው ራሳችን አስረን ነው ይዘነው ከእኛ ጋር እንዲንቀሳቀስና ስለዚህ የተለያዩ ኪሎ ሜትሮች የእግር ጉዞ እናደርጋለን ለሱ ብለን ማለት ነው። እና እኔም አደርገዋለሁ ወንድሜም ያደርገዋል እህቴም ታደርገዋለሽ እናቴም አባቴም ሁላችንም በየጊዜያችን እኔ በተመቸኝ ሰዓት እኔ አወጣዋለሁ እህቴ በተመቻት ሰዓት እኔ በሌለውበትም እሷ ታወጣለች እንደዚህ ሁሉም የተመቸው ሰው እየመጣ እየቀያየርን እናውጣዋለን እና እሱም በጣም ደስተኛ ነው። ንጹህ አየርም ሲያገኝ ሌሎች ቦታዎችንም ሲያይ በጣም ደስ ይለዋል ለመሮጥ ሁላ የሚጓጓበት አይነት አጋጣሚዎች አሉ ነገር ግን ከእኛ ጋር ቀስ ብሎ እንዲንቀሳቀስ ነው የማደርገው ማለት ነው። እና በዛም ደስተኛ ነው እሱ እውነት አሁን ስታይ በጣም ትልቅ ነው በጣም ተመችቶት ነው ያለው ምንድነው የምታበሉት ነው የሚለውን ብዙ ጊዜ ሰዎች እና ብዙ ጊዜም ጥላዬ ላይም ስለሚሆን ምግብም በአግባቡ ስለሚበላ ውሃውም በትክክለኛ ሰዓትም ስለሚጠጣ በጣም ሰውነቱም ተመችቶት በጣም እንደምንወደውም ብዙ ሰዎችም ያውቃሉ በጣም እንንከባከባዋለን ማለት ነው። እና ያንን ብቻም ሳይሆን የቤታችን ብቻም ሳይሆን እኛ በሌለንበትን ሰዓትም ቤታችንም ልክ እንደ ጠባቂ ሆኖ የሚያገለግልና ከብዙ ሌቦች ሁላ ያዳነበት አይነት ጊዜ አሉ ማለት ነው እና ውሻችን ልክ እንደ ዘበኛችንም ከዘበኛችንም በላይ ልክ እንደኛ የቤተሰባችን አባል ነው ብለን ነው የምናስበው ሁላችንም በዛ መልኩ ነው የምንጠቀመው ማለት ነው። እና ውሻችን በጣም አስደሳች በጣም ደስ የሚል ቀለሙም ነጭ ነው። ትንሽ ቀይም ነገርም አለው እና በጣም ያምራል ቀለሙን ብዙ ሰዎችንም ከእኛ ውሻ ዝርያ ይፈልጋሉ እና ብዙ ሴት ውሻ ያላቸው ሰዎች ይዞው የሚመጡበት አጋጣሚ አለ። እኛም ለሱም በጣም ልጅ አሪፍ ስለሆነ እናገናኛቸዋለን አንዳንዴ የሚወልድላቸው አጋጣሚዎች አሉ እና ለሱ የሚመስል እሚወልድው በጣም ደስ የሚል መልኩም በጣም አሪፍ ነው። የኛ ውሻችን ይሄን ይመስላል እና የቤት እንስሳ ውሻ ነው ያለኝ በጣም እወደዋለሁ በጣም ያስደስተኛል ልክ እንደ ጓደኛዬ ነው የማየው

የቀረ ምግብ ትበላለህ አዎ ብዙ ጊዜ የቀረ ምግብ። ቤተሰቦቼ ከበሉ በኋላ እኔ ብዙ ጊዜ በተለያዩ ስራዎችንም አርፍጄ ስለምመጣና ቀስ ብዬ ስለምበላ ብዙ ጊዜ የጥሩ ምግቦችን ነው የማገኘው እና በጣም እበላለሁኝ። በጣም እንዲሁ በጣም ያስደስተኛል እና ብዙ ጊዜ እንኳን ለራሱ ምርጫ የማደርገው። እንደዛ ሌሎች ሰዎች በልቶ ማለት ቤት ሰዎች በልቶ እየቀራቸው ነው ብዙ ጊዜ። ምግቦችንም ከሚጣሉ ብዬ እኔ ነው የምበላቸው ብዙ ጊዜም እናቴም የምትበላባቸው አጋጣሚያቸው ነው ነገር ግን እኔም ከእሷ ጋር ሆኜ በጣም ደስ ብሎኝ። እሷም ለእንክብካቤ ለቁጠባ ብላ እንደዛ ስለምታደርግና ምግቦቹንም በጣም ንጹህ ናቸው። ነገር ግን እናይበላሽብህ በሚል ነው ብዙ ጊዜ እንደዛ የምታደርገው እና እኔም ከእሷ ጋር እያወራኝ በጣም ደስ ብሎኝ። ልበላቸውም ከልጅነቴም ጀምሮ በጣም ፍላጎት ስለነበር ህፃን ሆነም ማለት ወላጆችን ከበሉ በኋላ ነበር የሚሰጠን እና ያንን ነገር በጣም ነበር የምወደው በጣም ደስ ብሎኝ። አሁን ከብዙ ሰዎች ጋር ሰብስብ ለመብላትም ስለማይመቸኝ። እነሱ ከበሉ በኋላ ከጨረስኩ በኋላ ነው ብዙ ጊዜ መብላት የሚመቸኝ ብቻዬ ሆኜ። በነጻነቱ መብላት ስለሚመቸኝ እና በነጻነቱ መብላት ስለሚሰማኝ ደስ ያሰኘኛል እና በዛ መልኩ ነው ብዙ ጊዜ የማደርገው ማለት ነው። እና የቀረ ምግብ በጣም ይመችኛል በጣም ያስደስተኛል። በጣም ምንም አይመስለኝም ሌሎች ሰዎች ልክ እንደ ከክብር ጋር የሚያያዝዙት አሉ። ነገር ግን እኔ ከዛ ጋር የማያይዘው ምንም አይነት ምክንያት የለብኝም። ምግብ ምግብ ነው ብዬ ነው የማምነው። ማንም ሰው ቦልቶት የተረፈው ምንም ሊባል አይችልም ኖርማል። ትክክለኛ የሚበላ እስከሆነ ድረስ ሁሌም መብላት በጣም ያስደስተኛል ደስ ይለኛል። ሁሌም አደርገዋለሁኝ ማለት ነው። እና ከብዙ ሰዎች ጋር ጓደኞቼ እንደዚህ የቀረ ምግብ የሚወዱ ብዙ ጓደኞች አሉኝ እና ከእነሱ ቀን በተለያይ መንገዶችንም የምናወራበት አጋጣሚዎች አሉ። የት ላይ ነገሮችንም ይነግሩኛል እና የቀረ ምግብን መብላት በጣም እንወዳለን ሲሉኝ እኔም ራሴ ራሴን ስለማውቀው የምስቅበት አጋጣሚ አለ። ምንድነው ምስቅብን? ምን ችግር አለው እያሉ? የሚነግሩኝ አጋጣሚ አሉ እኔ ግን በራሴም እንደዛ አይነት ስለምወድና ጥቅሙም እነግራቸዋለሁ ወይ እኔም እንደዛ ነው የምወዱ ያልኩኝ። የራሴ ሀሳብ አካፍላቸዋለሁ እነሱንም ለምን እንደወደዱት ብዙ ጊዜ እጠይቃችኋለሁኝ። እና እነሱንም አንደኛ ነገር ከሰው ጋር በደንብ ለመብላት እና በደንብ ስለሚበሉ ሰው እንዳያያቸው ብለው የሚነግሩኝ አጋጣሚዎች አሉ። እና ብዙ ወላጆችም ብዙ እንግዳ ሲመጣቸው ከሰው ጋር እንዳይቀረቡ ላይ ያስጠነቁቁኛል ምክንያቱም እኔ በጣም ትላልቅ ጉርሻዎችን ስለምበላ ሰዎችን እንዳያስደብሯቸው እንግዳዎችንም እንዳይደብሯቸው እና እንዳይታዘቡኝ በማለት ነው። ወደ ቀርቼ እነሱን የበሉትን ከተረፉ በኋላ እኔም የምበላው የሚል ብዙ ጊዜ እየሰጡኝ ነገሮች ያሉ እና እኔም ከዛ ጋር የተያያዘ ነገሮችም እኔ ጋርም ስለነበሩ። ማለት ወጣት ያለውኝ ሰዓት በጣም እዛ አስራ ስምንት አስራ ዘጠኝ ያሉኝ በጣም እጎርስ ነበር ምክንያቱም ስፖርት አዘወትራለሁኝ። ብዙ ሌላ ነገርም የለኝም። እና ምግብ ላይ ነበር ትኩረቴ እና ከወላጆቼ ጋር ሆኜ ለራሱ በጣም ፈጠን ፈጠን እያልኩኝ በጣም ትላልቅ ጉርሻዎችን እያነሳሁ ነበር። የምበላው እና ብዙ ጊዜም እዛ ነው የምንቀረበው እኔ ወደዛ ነው የምንመጣው እያሉ ሁላ የሚቀልዱ ብኛን ሰዓት ነበርና። እንደዛ ነገርም ስለሆነ ሌላ እንግዶች ምናምን ሲመጡ እነሱም እንዳይታዘቡን እነሱ ጋር በእንደዚህ አይነት መንገድ። ትበላለህ ብሎ ስለሚያስቡኝ እበላለሁ ወይም ደግሞ ምንም አይመስለኝም። ምክንያቱም ለምጄዋለሁ በዛ እና ያንን ከምትተደርግ በኋላ ትበላለህ እያሉ ወደኋላ የሚያስቀሩኝ አጋጣሚዎች አሉ። ነገር ግን እኔ ምንም አይመስለኝም። ወደኋላ ቀርቼ ብቻዬን ሆኜ። ብበላ ነው እኔም በደንብ ደስ የሚለኝ ስሜቴ የሚሰጠኝ እና ለዛ እኔም ስለወደድኩት ወደኋላ ቀርቼ ምግቤንም በአግባቡ በደንብ አድርጌ። እንደለመድኩት ትላልቅ ግርሻዎችን እያነሳሁ ካልበላው በጣም ይዘገኛል እንዲሁ ወዳልተፈለገ በሽታው ላመራ እችላለሁኝ እና። የቀረውን ምግቦችንም ሰልስቤ በደንብ አድርጌ እኔ በምፈልገው በሚመቸኝ አይነት ጉርሻዎችን ስጎርሳቸው ነው። ብዙ ጊዜ የሚያስደስተኝ ብዙ ጊዜ ጥሩ ስሜት የምሰጠኝ በደንብ የበላሁ ሁሉ አይመስለኝ። ብዙ ምግብ እንኳን የምንበላው እና ጤናኛም ሆነው የቅርብ ምቦችን እንደዚህ ሰብሰብ አድርጌ ስበላ ነው ማለት ነው። እና ብዙ ጓደኞቼም እንደዚህ አይነት ስሜት ነው የሰጡኝ እንደዚህ አይነት ነገሮች ነው የነገሩኝ። እና ተመሳሳይ ስለሆነ እና የአብዛኞቻችን ምክንያቶችን ተመሳሳይ ስለሆኑ። ያ ነበር ያሳቀኝ እያልኩኝ ብዙ ጊዜ የምነግራቸው እና የምዋውራቸው አጋጣሚዎች አሉ ማለት ነው። እና የቀረ ምግቦችንም በደንብ የቀረ ምግቦችንም መድሃኒት ነኝ ማለት ይቻላል። በቤታችን ውስጥ። ብዙ ጊዜ ያንን የሚደፍራቸው ሰዎች የሉም ሁሉም ረጋ ብሎ ስለሚበሉ አንድ ላይ የሚበሉበትና እንግዳ ሲመጣም አንድ ላይ የሚበሉበት አጋጣሚዎች አሉ። እኔ ግን ሆኜ ብዬ በተለያዩ ምክንያቶችም ሰጥቼ ወደኋላ የምቀርብበት አጋጣሚ ነው ያለ። እንግዶችን ወጥተው ሲጠሩ ና ብላ ሲሉን በተለያዩ ምክንያቶች ነው ወደኋላ ቀርቸ ነው የምበላው ማለት ነው። አና የቀረ ምግቦችን

መዋቢያ ትጠቀማለህ መዋቢያ የሚባሉ ነገሮችን ብዙ ጊዜ ለኔ ደስታን አይሰጡኝም ደስታን አይገዙልኝም። እና ብዙ ጊዜ አልጠቀም ነገር ግን እንደአስፈላጊነቱ የተወሰኑ ነገሮች የምትጠቀማቸው አሉ። ወደ ተፈላጊ የሆነ ዝግጁ ሲኖረኝ ከሆኑ ሰዎች ጋር ለመገናኘት እና በጣም ወደ ማታ አካባቢ ከቤቴ ስወጣ የምትጠቀማቸው አሉ እንደ ሽቶዎች እንደ ሌሎች ለፊት የሚሆኑ ክሬሞች ሁሉ የሚጠቀምበት አጋጣሚዎች አሉ ያንን በጣም ያስደሱትኛል ደስ ይለኛል ሁሌም ስትጠቀማቸው ለራሱ በጣም የተለየ ስሜት ይሰማኛል በራስ መተማመኔንም ሁሉ ይጨምርልኛል። እና ነገር ግን አብዛኛው ጊዜ አልጠቀማቸውም ብዙም የተለየ ስሜት የማይሰጡኝም ማለት ነው። እና ብዙ ጊዜ በቤታችን መዋቢያ በጣም ከሚጠቀሙ ሰዎች እህቴ በጣም ትጠቀማለች በየቀኑም ብዙ ነገሮችን ታደርጋለች ብዙ ነገሮችን ትጠቀማለች እንዲሁ በጣም አታብዥው እያልኩኝ ብዙ ጊዜ የምመክርባት አጋጣሚም አለ። እሷም በጣም ነው የሚያስደስታት ሁሌም ወደ ወደ ውጭ ለመውጣት ስትሞክር የተለያዩ መዋቢያዎችን ተጠቅማ ነው የምትወጣ ብዙ ነገሮችንም አድርጋ ነው የምትወጣ እና። ጊዜ የምነግርባት አጋጣሚ አለ ከመጠን በላይ ሲሆን ወደ አልተፈላጊ በሽታዎችን እንዳይመርሽ እነዛ ነገሮችን ባጣሽ ልክ እነዛ ነገሮችን ባቆምሽ ልክ ብዙ ነገሮችን በራስ መተማመንሽን እንዳያወርድብሽ ያንን የለመደ ገላሽን ፊትሽን ደግሞ እንዳይበላሽብሽ በደንብ ተመጠጣኝ እና በደንብ በተማረ መልኩ ነው ማድረግ አለብሽ ያልኩኝ። የተለያዩ የራሴ የሚሰሙ ስሞች እና ስሜቶች እና ከሌሎችም የማገኛቸው ምክሮችንም ከሌሎች ባለሙያዎች የማገኛቸውን የተለያዩ የማያቸውን ምክሮችን በምን አይነት መልኩ መጠቀም እንዳለባቸውን እሷንም እንድታይ እያደረኩኝ በተለይ የመንገዱ እንድትጠቀም አደርጋታለሁኝ ማለት ነው። እሷም አንዳንዴ በጣም ከመጠን በላይ የማታበዛበትና ከመጠን በላይ የምታስታግልበትን አጋጣሚዎች አሉ ነገር ግን ሁሌም ያንን ሳትጠቀም የአንዳንድ ነገሮችንም ሳትጠቀም የምትወጣበት ቀን የለም ማለት ነው። እና ብዙ ጓደኞቼም አያሁኝ በየቀኑ እንደዛ ሳይጠቀሙ ወደ ውጭ መውጣት የማይችሉና እነዛ ነገሮችን ለምዶ ልክ ሁሌም እነዛ ነገሮችን ሲያጡ እንደ አጋጣሚ ካለገባቸው ወደ ውጭ መውጣት በጣም እንደሚያስጠላቸው እና የሆነ ነገር እንደጎደላቸው መውሰዱ የሚሰማቸው ብዙ ጓደኞች አሉኝ። ያንን ስሜት ደግሞ ወደ ቤታችን መምጣት ስለማይፈልግ እህቴ ጋርም እንዲመጣ ስለማልፈልግ በተለይ መንገዶችም እሷን እንድታስተካክልና እሷ ማስተካከል የተለያዩ ስራዎችንም ሰርታ በተለይ መንገዶችንም እንድትቀይራቸው ያደረኩኝ ያለሁበት አጋጣሚ ነው ማለት ነው። እና ከነዛ ጓደኞቼ የተማርኩት ነገር ቢኖር ሁሌም ከመጠን በላይ መጠቀም እንደሌለባችሁ እና ሁሌም ፊትህንም ገላህንም በተለያዩ ነገሮችንም በሰው የተሰሩ ነገሮችን ማስለመድ እንደሌለብን ሁሌም ስንጠቀም በተመጣኝ መሆን እንዳለበት ተጠቀምን አልተጠቀምንም ምንም ልዩነት እንደማያመጣ ነገር ግን ትንሽ ነገር እንደመጀመሪያ መዋቢያ ነገሮችን ብንጠቀም ብዬ አስባለሁኝ። ለብዙ ሰዎችንም የምሰጣቸው ምክሬን ያንን ነገሮች እንደማለት ነው እና ከብዙ ሰዎች ጋር ካገኘሁት ልምድም አንፃር ማለት ነው እና ይሄንንም በጣም ብዙ ሰዎች እንደዛ የሚጠቀሙ ሰዎች አሉ። ቀለል ያሉ ነገሮችን ምንም ብዙ ለውጥ የማያምናትባቸው ቢጠቀሙትም ባይጠቀሙትም ምንም አይነት ስሜት የማይሸጣቸውም ልክ አንዳንድ ነገሮችንም የተለየ ፕሮግራም የተለየ ዝግጅት ሲኖራቸው ብቻ ያንን ነገሮችን የሚጠቀምበት አጋጣሚዎችም እንደዚህ አይነት ነገሮችን መለመድ አለባቸው ብየ አምናሉኝ ነገር ግን በጣም ወሳኝ የሆኑበት እና አስፈላጊ የሆኑበት ሰዓትም አሉ ማለት ነው። መዋቢያወች አሪፍ ናቸው እወዳቸዋለሁ። እኔም ብዙ ጊዜም ከእኛ ጋር የኛ አካባቢ በጣም ሙቀት ስለሚበዛ ብዙ ጊዜ መዋቢያዎች የሚሰሩ ደግሞ ትንሽ አየሩን አሪፍ ከሚባል እና ብዙ ከሙቀት ጋር የማይስማሙ ነገሮች በመሆኑም በጣም ብዙ ሰዎችንም እኛ አካባቢ ያሉ ሰዎችንም ሲጎዳ ያለውን እና ያንን ነገሮችንም በደንብ አይታችሁ ብትጠቀሙ ከሙቀት ጋር የሚሄዱ ነገሮችንም ባትመርጡ የተሻለ ነው። ብዙ ጊዜ የሚሰሩ ከተለያዩ አገሮች ያደጉ አገሮችም ስለሚመጡም እዛ አካባቢ ደግሞ ቀዝቃዛ የሚባል የአየር ሁኔታዎችንም ስላሉ ከዛ ሁኔታዎች አየር ሁኔታዎች አንፃር ነው የሚሰሩና ይሄንን ነገሮችን በደንብ በትኩረት ማድረግ አለባችሁ በትኩረት ማየት አለባችሁ እያልኩኝ ብዙ ጊዜ ለተለያዩ ባለሙያዎችም ሲናገር ስለምሰማ እኔ ለማውቃቸው ሰዎች ለቤተሰቦቼም የተለያዩ እንደዚህ አይነት ነገሮችን ምክሮችን ለመስጠት እሞክራለሁኝ ማለት ነው። እና ይሄንን በጣም ይጠቅማችኋል ብዙ ሰዎች የሚጠቀሙበት ነው። ብዙዎችንም ከራሳቸው ጋር አንፃር የሚሄደውን የተለያዩ ነገሮችን ለመስራት የሚሞክርበት አጋጣሚ አለ ከእህቴም ጀመረ እኔ በዚህ መልኩ ራሷን እና ከራሷ ጋር የሚሄደውን ብቻ በደንብ ልክ እንደ ወሳኝ ነገር ሳታይ እንድትጠቀም የተለያዩ ምክሮችን እሰጣታለሁ ማለት ነው። በዚህም በጣም ደስተኛ ናት አሁንም እያሻሻለች ነው። በጣም ደስ ብሏት ትጠቀማለች በጣም ትጠቀማለች እኔ ግን አል

ግጭቶችን ማስተካከል ትችላለህ አዎ ግጭቶችን ማስተካከል በጣም ይመቸኛል። ብዙ ጊዜም በጣም ከሰዎች ጋ ስለምግባባ ብዙ ነገሮችንም ሰዎች በመንገዴ ላይ ሲጣሉ የተለያዩ ሰዎችንም ለግጭት የሚደረጋቸውን ነገሮችንም በማስተካከል ነው። ምታወቀው በመንደራችን በሰፈራችን ላይ ያንን በጣም ምወደው ሁሌም ሰዎችንም ፍቅር እንዲኖራቸው በተለይም መንገዶችንም እኛ እዚህ ለተወሰነ ጊዜ ነው ያለነን እኛ ሁሉም ነገር ትተነው እንሄዳለን። እያልኩኝ በተለያዩ መንገዶችም ሰዎችንም ለማስታረቅ እና የሚያጋጫቸው ምን እንደሆነ ከሰማሁኝ በኋላ አንተ እንደዚህ አድርግ አንተ እንደዚህ አድርግ እያልኩኝ የት ላይ ማስታከያዎችን ማድረግባት ጊዜ አለው ማለት ነው። እና ግጭቶችን ማስተካከል በጣም ይችላሉ ወይም በጣም ይመቸኛል በጣም ደስ ይለኛል። እንዲሁ ሰዎችንም ሲጣሉ ማየት በጣም ያስጠላኛል። እና በመንገዴ ላይ ወደ ስራዬም እንኳን ቸኩዬ እንኳን እየሮጥኩኝ እየሄደ ያለው ሰዎችን በመንገድ ላይ እየተጣሉ ካየሁኝ ቶሎ ብዬ ወደ ሰዎችም ቀርቤ ነው ለማስተካከል የምሞክረው ማለት ነው። እና ግጭቶችን ማስተካከል በጣም ደስ ይለኛል። ሰውን ሲጣላ እርስ በእርሱን ወዳልተፈለገ ነገሮችንም ሲገባ በተለይም መንገዶችንም ወደ አልትፈልግ በትንሽ ነገር መፍታት እየቻሉ ነገር ግን በመሃል ገብቶ እሚያስታርቃቸውን ወይም የሚያስተካክለውን ሰውን በመጥፋቱ ወዳልትፈለገ ነገር የሚያድግበትን ጊዜ አይቻለሁ። ወይም ብዙ ጊዜ ወዳልተፈለገው ሞት የሚሄድበትን እና በጣም ክፍተኛ ደረጃ ላይ የሚደርስ ግጭቶችን አይቻለሁኝ። እና ከመጀመሪያው መነሻቸው ግን በጣም በትንሽ ነገር ነው። የዛን የሰው ገብቶ ለማስተካከል ቢሞክር ነው ብሎ ለማስታረቅ ቢሞክር ነው በቀላሉ ሊስተካከሉ የሚችሉ ይምላቸውን ግጭቶችን ብዙ ጊዜ አጋጥሞኛል። እና በልጅነቴም እንደዛ አይነት የማውቀው አንድ ታሪክ አለ። በእኛ ሰፈር ነበርና አንድ ሰው የጠላ ቤት አለና እዛ ላይ በትንሼ ነገር የምንም የማይተዋወቁ ሰዎችንም በትንሽ ነገር ይጣላሉ። እና በመሃል ላይ አንድ ሰውን ለማስታረቅ ገብቶ ያንን ግጭት ተባብሶ እስከ ህይወት የጠፋበትን ጊዜ አውቃለሁኝ። ግጭቶችን ለማስተካከል የገባ ሰውዬ ማለት ነው እና ግጭቶችን ማስተካከል በጣም አሪፍ ነው። ነገር ግን አንዳንዴ ራስህንም ወዳልተፈለገ ነገሮችንም ሊያመራ ስለሚችል ወዳልተፈለጉ በጣም ትልቅ ውሳኔ የሚወስኑ ሰዎችን እንዳጋጥመው ስለሚችሉ በጣም በተጠና መልኩና በደንብ በሁለቱም አሁን በሁለት ሰዎች መካከል ፀብ ሲፈጠር ለሁለቱም ሰዎችንም አንዱን ሚያግዝህ አንዱን አንዱን የሚይዝ ሰውን አድርገህ ብትገባ በጣም አሪፍ እና በደንብ የሚያደርጉትን እንቅስቃሴ ራሱ በጣም መከታተል ያስፈልጋል ማለት ነው። እና ሰዎች በቀላሉ ነገር ትንሽ ተናዶም ያልሆነ ውሳኔዎችንም ስለሚወስኑ ብዙ ጊዜ የኛ ሰዎች ስሜታዊ በሆንበት ሰዓት በጣም ብዙ ነገሮችን መወሰን እንችላለን። በኋላ በጣም የሚቆጨን ነገር ነገር ግን በትንሽ ነገሮችንም የሰው ህይወት እስከማጥፋት ሁላ የምንደርስበት አይነት ስሜት ልንደርስ ስለምንችል የዛኔ በጣም ተናደን የምናደርገውም ስለማላውቅ ማለት ነው። እና እንደዚህ ያጋጠመው ሰዓት እንደዚህ ያጋጠማቸው ሰዎችን ስለማውቅ ግጭቶችን ማስተካከል ስፈልግ በጣም በተጠና መልኩ እና በጣም በሰከነ መልኩ ቀስ ብዬ በቀጥታ ወደዛ ገብቼም ሳይሆን አንዳንዴ እገባለሁኝ ነገር ግን የሚያጉዙኝ ሰዎችንም አደራጅቼ ነው። የምገባ በመሃል ላይ እንደዚህ ቀለል ያሉ ግጭቶችን ሲፈቱ ማለት ነው። እና ሲጋጭ በጣም ነው ሚገርመኝ ብዙ ጊዜ በጣም ምክንያታቸውን ስሰማቸው በቀላሉ ሊፈቱ የሚችሉና በትንሽ ነገሮችንም የሚጣሉ በጣም ብዙ ሰዎች ወዳልተፈለገ ደረጃ የሚያድግበትን ብዙ ጊዜ አይቻለሁኝ እና ይሄን በጣም ይገርመኛል። ብዙ ሰዎች እርስ በእርሳቸውም ሁሉ ምክንያታቸውን ፊት ለፊት እንዲነጋገሩ ከተናገሩ በኋላ ይሄ በቂ ነው። አሁን ይሄን ያህል ለመጣላት ይቺ ምክንያት በቂ ናት ብዬ በተላይ መንገዶችንም እዛው ሁላ የሚያፍሩበት አጋጣሚ አለ። ሰዎች እና ተቃቅፎ እርስ በእርሳቸውን ይቅርታ ተባብሎ በጣም ትንሽዬ ነገር እንደሆነች ሁላ በደንብ አእምሮአቸው ከሰከነ በኋላ በደንብ ወደ ራሳቸውን ከተመለሱ በኋላ በደንብ ስሜታቸው ከተረጋጋ በኋላ ንዴታቸውን ከበረዳለች በኋላ በደንብ የሚረዱት ነገር አለ ማለት ነው። እና እኛ ሰዎች በተፎጥራችን በጣም ስንናደድ በትንሽየ ነገር እንኳን በጣም ልንጣላ እንችላለን። የሰው ህይወትን ልናሳልፍ እንችላለን የሰውን የተለያዩ ነገሮችን ሁሉ ልናጎድል እንችላለን። እና በጣም ጥንቃቄ ያስፈልጋል ማለት ነው ሁላችንም ግጭቶችን ማስተካከል በጣም መለማመድ ይኖርብናል። አንዱን ተናዶ ወደ እኛ እሳት ሆኖ ሲመጣ እኛም ውሃ ሆነን ልጅን ማረጋጋት አለብን። እንጂ እኛ እሳት ሆኖን ከጠበቅነው በትንሽ ነገር ይፈታ የነበረው ነገር በ ወደ ወዳልተፈለገ ነገር ሊያድግ ይችላል ማለት ነው። እና ግጭቱ ማስ

በጀት ታስተዳድራለህ በጀት ማስተዳደር አዎ። በዛም ዘርፍም ስለተማርኩኝ በቤታችን ሁሌም በየወሩ የምናወጣቸውን ለቤታችን የሚሆኑ ለተለያዩ ነገሮችን የሚጠቅሙን ነገሮችንም አንድ ላይ ሰብሰብ አድርገን ነው የምናወጣው። እና ያንን በጀቶች ደግሞ የሚያስፈልገንን በየቀኑ የምናወጣውን ነገር እኔ ነው የምይዘው። እና ያንን በጀታችን የቤታችን ከዛ ነበር ብዙ ጊዜ ማስተዳደርን የጀመርኩት እና የቤታችንም ሁሌም ብዙም አላውቃቸው እውቁት ያልነበረኝ። ምን ያህል እንደሚያስፈልጉ እቃዎች ሁላ በደንብ እየተረዳሁት የሄድኩኝ ነገሮች አሉ። እና ብዙ ጊዜም ቶሎ ነበር የሚያልቅብን መጀመሪያ የምናወጣው የነበረው ማለት በጣም ትናንሽ ነገሮች የምንላቸው በየወር የተደመረ በጣም ብዙ ብርዎችን። ሲፈጁና በጣም ብዙ ነገሮችን ሲጠቀሙ አየሁኝ እና ከዛ በኋላ ሁሉም ነገሮችን ወደ ቤተሰቦቼንም እያወረድኩኝ ይሄን ያህል ይሄን ጨርሰናል። ይሄን ያህል በዚህ ጨርሰናል ያልኩኝ በተለይ ነገሮችንም ሰዎችንም ቤተሰቦቼንም የማስረዳበት አጋጣሚ አለ ማለት ነው። እና ይህንንም በጀትን ማስተዳደር በኋላ ሀላፊነት ሰጥቶ ሙሉ በሙሉ ለኔ ሰጡኝ ብሩን ተሰብስቦ ወደ እኔ የመጣል። ከዛ በኋላ ለዚህ ለዚህ ይሄንን ይበቃናል እያልኩኝ በእጀቱን አስደራድረዋለሁኝ ማለትም እና እናቴም አለች ከጎኔ እሷንም በመግዛቱና አንዳንድ ነገሮችንም ቀነስ አድርጋ የተለያዩ ገበያዎቹንም እየሄደች በአሪፍ ዋጋ የምታገኛቸው ብዙ ንብረቶችም ሲለሚኖሩ በኋላ በደንብ እያስተዳደርን ስንሄድ የተሻሉ ነገሮችንም እያደረግን መጣን ማለት ነው። እና በጅት መስተዳደር ከቤት ነው የጆም የምርኩኝ ብዙ ጊዜም ከጓደኛዬ ጋር ወደተለያዪ ቦታዎችንም ስንሄድ ራቅ ያሉ ጉዞዎችንም ስናደርግ አንድ ላይ የሆኑ ብሮችን ነው የምናወጣው። መጀመሪያ እና ያንን ብሮችን ካወጣን በኋላ ምንድነው የምናደርገው? የሚያስፈልጉን ሁሉም እያንዳንዱ እንቅስቃሴያችን አንድ ላይ ይሆናል በአንድ ላይ ከሆነ በኋላ እያንዳንዱ የምንጠቀማቸው ነገሮችን ተመሳሳይ መሆን አለባችው ወይም ደግሞ ዋጋቸውም ተመሳሳይ የሆኑ ነገሮችን ነው የምንጠቀመው። ይሄንን ከመጀመሪያው ተስማምተን ነው አንዱን ለብቻውን መገንጠል እንደማይችል እና አንዱን ለብቻውን የራሱን ነገር ማድረግ ከፈለገ ከኪሱ እንደሚያደርግ ነው። መጀመሪያ ትስማምተን የምንገባው ማለት ነው። እና እንደዚህ እያደረግን ሲይሆን ብዙ ጊዜም ሀላፊነቱ ለኔ ነበር የሚሰጡኝ እና ብሩን ማዋጥቶ ለኔ ሰጡኛል። እኔም በየቀኑ ያወጣናቸውን የያዝኩኝ ለዚህ አንተ ይሄን ተጠቅመሃል ያልኩኝ። ሙሉ ዝርዝሩን ይዤ በኋላ ጨርሰን ስንመጣ የቀረን ብር ካለ እነግራችኋለሁ በመሃልም ከጨረስንም እንድንጨምር ሁላ እነግራችኋለሁ። ወይም ደግሞ አጠቃቀማችን ሊያልቅ ሆኖ ከተሰማኝ ምናልባት የማይበቃኝ መስሎ ከተሰማኝ በመሃል ላይ ይሄን አይበቃንም። አጠቃቀማችን በጣም መቀነስ አለብን። ከዚህ በላይ መሄድ አንችልም። ስለዚህ በየቀኑ እንደዛ አድርገን መጠቀም አለብን ከዚህ ያህል ማለፍ የለብንም። እያልኩኝ በተለያዩ መንገዶችንም የጓደኞቼም የኔንም ሁሉም ነገሮችንም የማስደድርበት አይነት ጊዜም አጋጥሞኝ ያውቃል ማለት ነው። እና ይሄን በራሱ ትንሽ የማይባል ብር በጀት ነው። አዋጥተን የምንሄደው ምክንያቱም በጣም በዛ ብለን ሰብሰብ ብለን አንድ መኪና ሞልተን ሁላ የምንሄድበትን አጋጣሚ ስላለ ማለት ነው። እና ከጓደኞቼ ጋር በዚህ መልኩ አይነት ብዙ ጥሩ የሚባለው ጊዜዎችንም እናሳልፋለን። በዚህ መልኩም ደስ የሚሉ ጊዜዎችንም እንድናሳልፍ አድርጎኛል ማለት ነው። እና በጀት ማስተዳደር ማለት አሁን በትልቁም ማስተዳደር እችላለሁኝ። ብዙም ነገር የሚከብደኝ ነገር የለም። አሁን በስራ ቦታችንም ለራሱ እንደዚህ ሀላፊነት ይሰጠኛል ከላይ ሆኜ በጀትን ሁሉም ነገር እንድትቆጣጠርና ከላይ ሆኜ ሙሉ አሰራሩን እንድከታተል ሀላፊነት ተሰጥቶኝ በቅርቡ እድገት አግኝቼ ወደ ስራው የጎባሁበትን አጋጣሚ አለ ማለት ነው። እና በዚህ ይመስላል በጣም አሪፍ ነው። ነገር ግን በጣም ጥንቃቄ የሚጠይቅ በደንብ በየቀኑ ዝርዝር ያወጣኋቸውን መያዝ ያስፈልጋል። ለሰራተኞች ያወጣውን ሙሉ መርጨውን መሰብሰብ በጣም ያስፈልጋል። ምክንያቱም የሆነ ሰዓት ላይ ምን ሞቶ ይሄን ይሄን የለም እያለ ያልገባቸው ነገሮች እንዲጠይቁ ይችላሉ። እንደ ትልቅ ማስረጃም ስለሚሆን በየቀኑ ይሄ ያዝክ ማስረጃዎችንም በኮምፒውተርም ሊሆን ይችላል በወረቄትም ሊሆን ይችላል። መያዝ በጣም ያስፈልጋል ብዬ ነው የማምነው ከዛ ከተረዳሁት ማለት ነው። እና ይሄን በጣም አሪፍ የሚባል የበጀት አስተዳደር ችሎታ እንዲኖረኝ እና በትልቅ ኩባንያዎች በትልቅ ድርጅቶችንም ትልቅ ሀላፊነት እንዲሰጠኝ አድርጎኛል ማለት ነው። እና ይህንን በጀት ማስተዳደር በጣም አሪፍ ነው። ከቤቴ መጀመሪያ ከቤቴ በጣም ጠቅሞኛል። ልክ እንደ ትልቅ ስራ ልምድ የሆነኝ ከጓደኞቼም በዛ አይቶ ጓደኞቼም እንደዛ ሰራሁኝ። ያንንም በጣም እንደተጨማሪ የስራ ነው የሆነኝ ማለት ነው። እና ይሄም ይሄን በተለያዩ ትላልቅ ስራዎችንም በጥሩ ሁኔታ ለመስራት የራስ የሆነ ትልቅ እርዳታ አድርጎልኛል ማለት ነው። እና በጀት አስተዳድራለሁኝ በጣም ደስ ይለኛል።

በቴክኖሎጂ ችግር ሲያጋጥምህ ምን ታደርጋለህ? በቴክኖሎጂ የተለያዩ ችግሮችን ሲያጋጥሙኝ መጀመሪያ ከማድረጋቸው ቀስ ብዬ ነገሮችንም ለማየት እሞክራለሁኝ። ረጋ ብዬ ለማየት እሞክራለሁኝ እኔ የማውቃቸው ከሆነ። በቀላሉ የማልፈታቸው ከሆነ ወደተለያዩ በኤአይ የሚሰሩ የተለያዩ እርዳታ የሚያደርጉ ልክ አሁን በቤት ሆነ የተለያዩ መረጃዎችንም ከዚህ በፊት በጣም ብዙ ውጣ ውረድ የነበራቸውን በጣም ብዙ ድካም የነበራቸውን አሰራሮችን አሁን በቀላሉ የምናገኝበትን መንገድ ስላለ በተለያዩ ቻት ጂፒቲ ሊሆን ይችላል። የተለያዩ እንደዚህ የኤአይ ትሬኖችንን ተጠቅሜ እዛ ላይ የተለያዩ መረጃዎች እና እንዲፈቱልኝ ችግሬን እጽፋለሁኝ። ብዙ ጊዜ ነው እንዲሁ በጣም ይጠቅሙኛል በጣም ይረዱኛል እና የተለያዩ ችግሮችን በጣም ትላልቅ የሚባሉ የሌሎች ሰዎች ሁሉ ያጋጠማቸው ችግሮች እንኳን የፈታሁበት አጋጣሚ አለ። እና እንደዚህ ኤአይዎች በጣም አሪፍ አድርጎ ነው አሁን ሰውን እርዳታ እያደረገ ያለው ለኔም በጣም ይረዱኛል በጣም ነው የምጠቀምበት። ከብዙ ወጪም ታድጎኛል ወደተለያዩ ቦታዎችንም እየሄድኩኝ ላጠፋው የነበረ ጊዜንም በጣም ቀንሶብኛል። ስለዚህ በጣም ባለ ውለታየ ነው ማለት እችላለሁኝ ኤአዮች ማለት ነው። እና እንደዚህ ነው የማደርገው አንዳንዴም የተለያዩ መሳሪያ የሚያስፈልጋቸውም ከሆነ በቀላሉ በቤት ውስጥ ሆኜ ችግሩ እንኳን አውቄው ችግሩን ተረድቼው ነገር ግን የሆኑ መሳሪያዎችን የሚያስፈልጋቸው ከሆነ ወደ እዛ ባለሙያዎች ነው እንዲሄድ ይረዳኛል። እና በዛ በዛ አድርገህ ነው መጠቀም አለብህ ብሎ ስለሚነግረን። ቻች ጂፒቲም ኤአይዩም በዛው ተጠቅሜ ወደተለያዩ የሚሰሩ ሰዎችም ትን ከቴክኖሎጂ ጋር አሪፍ ግንኙነት አላቸው የማውቃቸውን የተለያዩ በዛ ዘርፍ የሚሰሩ ሰዎች ስላሉ ወደ እነሱ እወስደዋለሁ ማለት ነው። እና ቀድሜ ችግርም ስላወቅኩት እነዛ ሰዎችንም ብዙ እንዳይዋሹኝ እና ሌላ ነገር እንዳይጠይቁኝ ቀድሜ ለራሴም እጠነቀቃለሁኝ ምክንያቱም ችግሩን ስላወቅኩት ማለት ነው። እና እነሱንም ያቺ ችግር ከነጎሩኝ እና በመጣጣኝ ዋጋ የሚያስተካክሉኝ ከሆነ እነሱ ጋ አሰራዋለሁ አንዳንዶቹም አይጠፉም። መጣም ያልሆነ ችግር ይጨምሩበታል ምክንያቱም ብዙ ጊዜ ከቴክኖሎጂ ጋር የተገናኘ ነገሮችንም ሰዎች አያውቃቸውም ብሎ ነው የሚያስቡና አላስፈላጊ የሆነና ከመጠን በላይ የሆነ ዋጋን ይጠይቃሉ። ሌላ ነገር እዛ ላይ ያልተፈጠረ ነገር ሁላ ስለሚፈቱት እና ትንሽ ነገር ስለሚያስተካክሉት ብቻ ሌላ ነገር ሁላ የሚጠይቁህ አጋጣሚ አለ ማለት ነው። እና ይሄንን ደግሞ እኔ ከዚህ ችግር ከዚህ አደጋ ተጋላጭ እንዳልሆን ቀድሜ እኔ ችግሩን ነው አውቄው ስለምሄድ ነገር ግን የተለያዩ መሳሪያዎችን ስለሚያስፈልጉት እነዛን ብቻ እንድትጠቀሙ ነው እያልኩኝ በተለያዩ ቅድሜ ሁላ የማስረዳቸው አጋጣሚዎች አሉ ማለት ነው። እና ብዙ ጊዜ ከተለያዩ ከጭቅጭቆች እና ካላስፈላጊ ነገሮችንም ከሰዎች ጋር የምድንበት አጋጣሚ ነው ማለት ነው። እና ቴክኖሎጂ በጣም አሪፍ ነው በጣም ደስ ይላል። ነገር ግን ችግሮችም ሲያጋጥምህ ለራሱ አንዳንዴም በቀላሉ የማይገኝበትን ቦታ አሉ ምክንያቱም ወደ ትላልቅ የሚባል ከተሞች ነው ብዙ ጊዜ የሚገኘው። እንደዚህ መካከለኛ የሆኑ ከተሞች ብዙ ጊዜ ከቴክኖሎጂ ጋር ጥሩ ስለማይግባቡና ብዙም ተጠቃሚ ስለሌላቸው ብዙ የቴክኖሎጂ አመራጮች ነገሮችን የሚያስተካክሉ ብዙ ጊዜ የሚመጡ በተጋጣሚ የለም ማለት ነው። እና ብዙ ጊዜ አሁን ብዙ ጓደኞቼም እሰማለሁኝ የተለያዩ ነገሮችን በዛ ዘርፍ ችግር ሲያጋጥማቸው ከእኛ ወደ ሞቶ ኪሎ ሜትር ተጉዞ ወደ መቀሌ ሄዶ ነው እዛ ነው የሚያስተካክሉት። ብዙ ጊዜም በትንሽም ነገር እንኳን መፈታት ሲችል የነበረውን ነገር ነገር ግን እዚህ ባለሙያ ባለመኖሩ ነው ወደዛ ሄዶ ስንት ነገር ከስሮ የትራንስፖርት የተለያዩ ነገሮችንም ብር ውጪ አድርጎ ከዛው ከማስተካከያው ይልቅ ለተለያዩ ነገሮችንም የሚያወጧቸውን በጣም ብሮችን የሚበዛበት አጋጣሚዎች አሉ ማለት ነው። እና ብዙ ጊዜ እንዲሁ በተለያዩ መልኩ እንዲያዩዋቸው እና ራሷቸውን መጀመሪያ ችግሩን አውቆ እንዲሄዱም የራሴ የሆነ እርዳታ አደርግላቸዋለሁ። እነሱንም በቀጥታ እንዴት አድርጎ ችግሩን ማየት እንዳለባቸው? እነዚህ ኤአይ እንዴት መጠቀም እንዳለባቸው? አሁን ለብዙ ጓደኞቼ በተለያዩ ህይወቶች ያሉትን በተለያዩ የቴክኖሎጂ ዙሪያ ላይ ያሉ ሰዎችንም በጣም እርዳታ ሊረዳቸው ይችላል ብዬ በተለያዩ መንገዶችንም የማስረዳቸው አጋጣሚዎች አሉ ማለት ነው። ይሄንንም ደግሞ በጣም ብዙ ሰዎችንም ተጠቅመውበታል በጣም እንዲሁ ከተኔ ኮሎጂ ውጭም ያሉትን የተለያዩ ነገሮችንም ገቢም የሚያገኛ መንገዶችንም የተለያዩ ትምህርቶችንም የሚመሩበት በዛ በኤአዮች ነውና በጣም ብዙ ችግሮችም የብዙ ህይወት ድካምን ያላስፈላጊ ወጪዎችንም በብዛት በጣም የታደገበትን አጋጣሚ ነው ያለው ማለት ነው። እና ቴክኖሎጂ ችግር ሲያጋጥመኝ መጀመሪያ እኔ በራሴ ነው የማየው። ከዛ በኋላ በኤአይዎችም ተጠቅሜ ችግር ምን እንደሆነ ለይቼ ለማወቅ እችላለሁኝ። ራሴ የምችለው ከሆነ ኤአይ የሚረዳኝ ከሆነ አስተካክላለሁ። ካል

እህል መፍጨት ታውቃለህ አዎ እህል መፍጨት አውቃለሁኝ ብዙ ወፍጮች ቤቶችንም በእኛ አካባቢ ስላሉ ብዙ ጊዜም እዛ ሄጄ የኛ እህል አፈጭ ነበር። ከህዝብ በፊት እና። የራሳችንም ብዙ ጊዜ እናታችንም ወደ ስራ ስለምትሄድ እህቴም በጣም ትንሽ ስለነበረች ወንድሜ ስላል ነበረ ሀላፊነቱ የኔ ነበር። ወደ ወፍጮ ቤት ሂደህ እህሎችን አፋጭተህ መምጣት እና እዛ ላይ ሁሌም አይ ነበር አፋጭቸ ስለምመለስ በጣም አውቃለሁኝ። ብዙ ሰዎችንም እዛ ያፈጫሉ በጣም እኛ አካባቢ ትልቅ ወፍጮ ቤቶች አሉ። እና እዛ ላይ ከተለያዩ መንደሮች ከተለያዩ ሰፈሮችን መጥተው እዛ ላይ አንድ ላይ ሰብሰብ ለኔ የምናፋጭበትን አጋጣሚዎች ነበሩ። እና ብዙ ጊዜ አያቸዋለሁ። በመብራት ነው የሚሰሩት ከዛ የራሳቸው የሆነ ማሽን አላቸው። እህሎችን እያስገባህ ከታች ደግሞ ፋጭቶ ዱቄት አድርጎ ያወጣልን ነበርና እና። ብዙ ጊዜ እንዲሁ አብዛኞቹ በጣም ብዙ ድምጽ የላችሁም የመብራትም ስለሆኑ በጣም አሪፍ የሚባሉ ወፍጮ ቤቶችን ነበሩ። አንዳንዴም ችግር ሲያጋጥማቸው ሁላ ውስጥውን ምን አይነት ነገር እንደሆነ ሁላ በተለያዩ መንገዶችም ያየሁበትን አጋጣሚዎች አሉ ማለት ነው። እና እህል መፈጨትን አውቃለሁኝ አያለሁኝ ሁሌም በቅርቢያችንም ስላሉ ማለት ነው። እንዲህ አሁን አሁን ደግሞ የተለያዩ ወፍጮዎች አሉ የትናንሽ ነገሮችን በየሰፈራችን የመጡና በቀላሉ ሊንቀሳቀሱ የሚችሉ በቀላል የቤት ቆጣሪ በሲንግል ፌዝ የሚባለው በተለምዶ የመብራት የሚንቀሳቀሱ ትናንሽ የሆኑ ወፍጮዎችም አሉና። እነሱንም በጣም የፈጩ የተንቀሳቀስ ስለሆነ በየሰፈሩም ስላሉ በእኛ ሰፈርም ስላለ በቅርቢያችን እህል መፋጨትን እናያለን እዛ ሁሉ ነገሮችንም እናያለን አውቃለሁኝ ማለት ነው። እና ከብዙ ጓደኞቼ ጋርም እንነጋገራለን እንደዚህ እህል መፋጨትን የማያውቅ እንኳን የለም። እኛ ጓደኞች ላይ አብዛኞቻችን በእንደዚህ አይነት ህይወት ያለፍን ነን። እኛ እንኳን እነሱ እንኳን አፋጭቶ የማያውቁ ከሆነ አነሰ ከተባለ እናታቸውን ወደ ወፍጮ ቤት ስትሄድ ስለማዩ አንዳንድ ነገሮችንም ቤታቸው ሲዘጋቸው ቁልፍ ለማምጣት ወይም በተለያዩ መንገዶችንም እዛ መፋጨትን እንዴት እንደሆነ ያወቅበትን አጋጣሚዎች አሉ። ብዙ ጊዜ እንኳን ከቤት አይወጡም የሚባለው ብዙ ልጆች ማለት ነው። እና አብዛኛው እኔ ጓደኞቼ እኔን የሚቀርቡኝ እህል ማፈጫትን ያውቃሉ። ብዙ ጊዜ እንዲሁ እዛ ላይ ስራቸው የነበሩ ልጆችም ነበሩ። ብዙ ጊዜ እናቶች እዛ ስለሚሰሩ በዛ ምክንያት እንኳን በደንብ የሚረዱትና የሚያቅቱት አሰራሩ ሁሉ እንኳን እንዴት እፍል እንደሚፈጭ በደንብ የሚያዩበትን አጋጣሚዎችም ነበሩ ማለት ነው። ከዚህ በፊት ማለት ነው እና አብዛኛው ሰው እኔ የማውቃቸው ሁሉም ማለት ይቻላል እህልን እንዴት እንደሚፈጭ የማያውቅ ሰው የለም ሁሉም ያውቃል ማለት ነው። እና አንዳንዶችን በጣም ካደጉ ሀገሮች የሚመጡ ሰዎች የኛ በጣም የሚገርም እና በጣም የድሮ አሰራር እንደሆነ በተለያዩ መንገዶችንም ስለ ወፍጮ ቤታችንም ሲናገሩ እሰማለሁኝ። ለነገሩ እነሱ ስለ ወፍጮ ቤቶች ብቻም ሳይሆን ስለተለያዩ ነገሮችን በጣም በሰው ነገሮችን የማያውቁት ነገሮችም አሉ ማለት ነው። እና እህል መፋጨትን እንደዛ አይነት ሰዎች ላያውቁት ይችላሉ እንዴት እንደሚሆን ሁሉም ነገር እዛ ላይም እህል ብዙ ስለሌለና በዚህ መልኩ እንዴት መመገብ እንዳለባቸው ሁላ የማያረዱ አጋጣሚዎች ስላለ ማለት ነው። እና ይሄንን ይመስላል እህል መፋጨትን በጣም አውቃለሁኝ። በጣም ብዙ ጊዜ የማይሆነው በየቀኑ ሁላ ድምጹን የምሰማው ምክንያቱም ቅርብ ላይ ነው። ቤታችንም ከወፍጮ ቤቶቹ በተለያዩ መንገዶችንም ወደዛ ሄደን አንዳንድ ነገሮችንም ለማገዝ አንዳንድ ነገሮችንም የሚሰራ ሲኖራቸውም ወፍጮ ቤቶችን የሚሰሩ የኛ ጓደኞች እና ወላጆቻችሁ የጓደኞቻችን አባትን ስለሆኑ በዛ ስናልፍ ሁሌ የምናግዛቸው አለ የተወሰነ ነገሮችንም እህል የሚወርድ ሲኖራቸውም እህል የሚወሰድ ሲኖራቸውም በተለያዩ መንገዶችንም በዛ ስናልፍ ወደ ወፍጮ ቤቱ ገብተን የምናግዛቸው አጋጣሚዎች አሉ ማለት ነው። እና በዛ ምክንያት እህል መፋጨትን በደንብ እንዳውቅ አድርጎኛል ሁሌም አያለሁኝ። ከዛ በፊትም በጣም እሄድ ስለነበርና በተለያዩ መንገዶችንም የመፋጨት ስነ ስርዓቱን በደንብ እንዳውቀው በምን እንዴት እንደሚወጣ እንዴት እንደሚገባ ሁላ በደንብ አድርጌ እንዳውቀው ረድቶኛል አግዞኛል ማለት ነው። ይሄ በልጅነቴ እንደዚህ ወፍጮ ቤቶችን መሄዴ ማለት ነው። ይሄንም በጣም ያስደስተኛል። እዚህ አለም ላይ እያንዳንዱ የነገሮችንም ባወቅክ ልክ ብዙ ነገሮችንም ያንተ አማራጮችንም በዛው ልክ በጣም እየሰፉ እንደሚሄዱ መስሎ ስለሚሰማኝም በጣም እወደዋለሁ ምንም አልጥላውም እንደዚህ በማወቄ ማለት ነው። እና በጣምም ለእናቴም አግዛት ስለነበር ምንም አይመስለኝም የዛኔ ሁሌም ስለሚሄድ ማለት ነው። እና እህል መፋጨት አዎ አውቅ

በቀን ስንት ሰዓት ስልክ ትጠቀማለህ? በቀን እስከ ስድስት ሰዓት ሰባት ሰዓት እጠቀማለሁኝ። አንዳንዴም ከዛ በላይ የምሄድበት አጋጣሚዎች አሉ። ምክንያቱም ሁሌም ግንኙነቴ ከስልኬ ጋር ነው። ምክንያቱም በስልኬ ብዙ ስራዎችንም ስለምሰራ፣ ብዙ ጥሪዎችንም ስለማደርግ በየቀኑ ብዙ ጊዜ ከእጄ ሁላ የማትለይበት አጋጣሚዎች አሉ ማለት ነው። እና እንዲሁ አንዳንዴ ከዛ በላይ በጣም የሚሄድበት አጋጣሚዎች አሉ። ብዙ ጥሪዎችን ሲኖሩኝ፣ ብዙ ምሰራቸው ስራዎች፣ የሚላኩ ነገሮችም ሲኖሩኝ በእጄ ስለሚይዘውና ሁሌም ስለምጠቀምበት ስልኬ በቀን ብዙ ጊዜ እስከ ስድስት ሰዓት እጠቀማለሁኝ ብዬ ነው የማስበው። ምክንያቱም አንዳንዴ ከዛ በላይ የምሄድበት አለ። አንዳንዴም ስልኬ ጭራሽ ይዤው የማላውቅበት አጋጣሚ ሊኖር ስለሚችል በተለያዩ የሰው ሰርግ ላይ ሲሆን፣ በተላለይ አጋጣሚዎችን ለካሜራ ለማንሳት ካልሆነ በስተቀር፣ ስራ ስለምናግዝ በተለይ መንገዶችም የማልይዝበት አጋጣሚዎችም ስላሉ ማለት ነው። እና በመካከለኛ ሲታይ በቀን ስድስት ሰዓት ያህልን ስልኬን እጠቀማለሁ፣ ስልኬን እይዛለሁኝ። አብዛኛው የምጠቀመው ደግሞ ወደ ማታ አካባቢ ነው። ምክንያቱም በቤት ውስጥ ስለምሆን ብዙ ጊዜ ለስራው እሱ ነው ስራዎችንም ለማየት ስለሚመች፣ ስራዎችንም ለመስራት ስለሚመች፣ ብዙ ጊዜ ማታ አካባቢ በጣም እጠቀማለሁኝ። ብዙ ጊዜ እንዲሁ ማታ ከሶስት ሰዓት ጀምሬ እስከ አምስት ሰዓት እስከ ስድስት ሰዓት በጣም አብዛኛው ሰዓት ሁላ የምትጠቀመው የማታ ሰዓት ላይ ነው ማለት ነው። እና በቀን ብዙ ጊዜ የምጠቀመው ምሳ ሰዓት ላይ እጠቀማለሁኝ። ከሰአትም ብዙ ጊዜ ከቤት ስለማልወጣና ስራዬንም ቀድሜ ጨርሼ ቤት ቁጭ ስለምል የተለያዩ ስልኬዎቼን ተጠቅሜ የተለያዩ አዳዲስ ነገሮችም ስራዎችም ካሉ ለኔ የሚጠቅሙኝ ለኔ አዲስ ተጨማሪ ገቢ የሚያስገኙልኝ የተለያዩ ስራዎችም ሲኖሩ በተለያየ መንገዶች ነው ተረድቼ በተለያየ መንገዶችም ስራውን አግኝቼ በዛው በስልክ የምሰራበት አጋጣሚዎችም ስላሉ የዛኔ በጣም በዛ ይላሉ ማለት ነው። እና ብዙ ሰዎችንም እጠይቃለሁኝ ብዙ ጊዜ ስልካችሁን በቀን ለምን ያህል ሰዓት ትጠቀማላችሁ ብዬ ከእኔ ጓደኞችም ስጀምርና አብዛኞቹ ሁላ አሁን የተለያዩ ዌብሳይቶች፣ የተለያዩ መተግበሪያዎችን ሲጠቀሙ ምን ያህል ሰዓት እንደተጠቀሙ ያሳያቸዋል እዛ። እና በጣም የሚገርመው የብዙ ሰዎችንም እንደዛ እየገባሁኝ የማየበት አጋጣሚ አለና ብዙ ሰዎችንም በጣም በቀን እስከ ስምንት ሰዓት እስከ አስር ሰዓት ሁላ ማታም እይተኙም ቀንም ሁላ በየስራቸው እንኳን ከእጃቸው የማይለዩና ሁሌም የሚጠቀሙበትን እንደሆነ ነው የሚያሳየኝ። እና በያን በጣም ይገርመኛል። እንዲሁ ምንም ገቢ ለማያስገኝልህ ነገር ይሄን ያህል መጠቀም እና ይሄን ያህል መስዋዕት ማድረግ በጣም ትልቅ ኪሳራ እንደሆነ መስሎ ነው የሚሰማኝ እኔ በበኩሌ። እኔም እንደዚህ ስጠቀመው የተለያዩ ገቢዎችንም ስለማገኝ እና የተለያዩ በገንዘብ የሚመጣልኝ ችግሮችን ስለሚፈቱልኝ ልክ ስልክ መጠቀሜን ካልቀረ ነገር ግን ወደ ራሴ ጥቅም መቀየር አለብኝ ብዬ ነው መጀመሪያ ይህንን ነገር የተነሳሁት ማለት ነው። ያንንም አሳክቼ ወደ ራሴ ጥቅም የቀየሩበት አጋጣሚም አለ ማለት ነው። እና ስልክንም በጣም እጠቀማለሁኝ፣ በጣም ብዙ ነገሮችን እሰራበታለሁኝ። ብዙ ነገሮችንም እየቀየረልኝ ነው ብዬ ነው የማስበው። አሁንም በጣም እጠቀማለሁኝ። እንዲሁ አንዳንዴ በኮምፒውተር አግዛታለሁ እንጂ፣ ስልክ ብቻ ብትኖረኝ ኖሮ በቀን እስከ አስራ ሁለት ሰዓት እና ከዛ በላይ ሁላ ልሄድበት የሚችልበት አጋጣሚ ነበር ማለት ነው። በአሁኑ ነገር ግን አብዛኞቹን አሁን እየቀነስኩት ነው ወደ ኮምፒውተር የሚሰሩና በኮምፒውተር የሚመቹ ወደ ላፕቶፔን እየወሰድኩኝ በዛ ነው የምሰራቸው ማለት ነው። እና ይህንን ይመስላል እየሰራሁበት ያለው መንገድ። ስልክ መጠቀም በጣም አሪፍ ነው። በጣም ብዙ ሰውን አብዛኛው በተለይም ወጣት የሚባለው እና ገና አዋቂዎች የሚባሉ ሰዎች አብዛኛው ጊዜ አሁን ስልክ የሌለው ሰው የለም። እንዲሁ ደህና የሚባሉ ስልኮች የሚይዙት አጋጣሚ አለ እነሱ እና ነገር ግን ያንን ነገሮችን እንዴት አድርገን ነው ወደ ጥቅም መቀየር አለብን፣ እንዴት ነው ያንን ገቢያችን እንዲሆንና የራሳችን ገቢ እንዴት ነው ልያሳድግልን የሚችለው ብለን ከራሳችን ጋር በደንብ አይተን መስራት ይጠበቅናል ብዬ አስባለሁ ማለት ነው እና በቀን እስከ አምስት ሰዓት ስድስት ሰዓት እሰራለሁኝ። በዛውም በጣም ደስተኛ ነኝ። ብዙ ነገሮችንም ቀይረውልኛል፣ ብዙ ነገሮችንም በራሴ ብዙ ነገሮችን እንድማር፣ ብዙ ነገሮችንም እንዳውቅ ሁላ ረድቶኛል። ምክንያቱም ብዙ ትምህርቶችንም በስልክ አድርጌ ስለመማርና በተለያዩ ኢንተርኔትን አድርጌ በስልኬ ብዙ ትምህርቶችን ስለምማር አንዳንዴ የተለያየው ትምህርት ሲኖረኝ እስከ አንድ ሰዓት የሚፈጁ አሉ። አንዳንዴ በጣም ሲሄድም እስከ ሁለት ሰዓት በቀን የሚፈጅባቸው አጋጣሚዎች አሉ ማለት ነው። በቀን እንዲሁ የምማርባቸውን ማለት ነው እና በቀን ስንት ስልክ ሰዓት ስልክ ትጠቀማለህ የሚለው እስከ ስድስት ሰዓት ሰባት ሰዓት እጠቀማለሁኝ ማለት ነው። በዚህም በጣም ደስተኛ ነኝ ገቢዬም ስራዬም ስለሆነ ማለት ነው እና

የሙዚቃ መሳሪያ መጫወት ትችላለህ? የሙዚቃ መሳሪያ መጫወት አልችልም። ብዙ ጊዜም እኛ አካባቢ እንደዚህ የሚያስተምሩ ትምህርት ቤቶችም ስለሌሉ የሙዚቃ ነገሮቹንም የመማር ጊዜንም የማወቅ ጊዜንም አላገኘሁም ማለት ነው። እና ነገር ግን በጣም ፍላጎት አለኝ ሙዚቃ በጣም ስለምወድ የተለያዩ የሙዚቃ መሳሪያዎችንም ብችል ፒያኖ ጊታር በጣም ይመቹኛል እና ሁሌም ብችል በጣም ምኞቴ ነበር ነገር ግን እስካሁን ነክቻቸው እንኳን አላውቅም። ብዙ ጊዜ በቅርቤ ያሉ ሰዎችንም እንደዚህ አይነት መሳሪያ ያላቸው አንድ ብዙ ጊዜ አቅማቸውም ስለማይፈቅድላቸው ነው መሰለኝ የግላቸው እንደዚህ አይነት መሳሪያ የላቸውም። እና ብዙ ጊዜ የመላመድ ጊዜን አላገኘሁም አልቻልኩም ማለት ነው። እና ነገር ግን በጣም ነው የሚመቸኝ ብዙ ጊዜ ብቻዬን ስሆን ሁላ ከማደርጋቸው እና ባደርጋቸው ብዬ ከምመኛቸው እየዘፈንኩኝ ስለሆነ ብዙ ጊዜ ራሴን ማዝናና በዛውም የሙዚቃ መሳሪያዎችን ችዬ በሙዚቃ መሳሪያዎችም ታጅቤ ለራሴ በተወሰነ መልኩ ብዘፍን በጣም ደስ ይለኛል በጣም ያዝናናኛል። እና የሙዚቃ መሳሪያ መቻል ማለት በጣም ልክ እንደ እኔም እንደ መዝናናት እና አእምሮዬንም እንደ ማሳደስ አድርጌ ነበር የምቆጥረው እና ከልጅነቴ በጣም ፍላጎት የነበረኝ ሁሌም በራሴ መንገድ እየሰራሁ የተወሰኑ ነገሮችንም ልክ እንደ ክራር ያሉ ነገሮችን እሞክር ነበር። በደንብ አልቀጥልበትም ብዙ ጊዜ ወደተለያዩ ነገሮችም ነበር የማዘወትረውና ወደዛ አልቀጠልኩበትም ነገር ግን አንዳንዴ በቤት እቃዎችንም የሚሰሩ የተለያዩ የኪራር ብዙ ጊዜ በእኛ አካባቢም ብዙ ልጆችንም ስለሚሰሩ የነሱም አንዳንዴ እሞክር ነበር የሆነ ጊዜ አስታውሳለሁኝ በደንብ በተከታታይ ብዙ ነገሮችን ብዙ ጊዜ እየሰለጠንኩኝ ነበር እና ከቀን ወደ ቀን በጣም ብዙ ለዉጥ ያመጣሁበትን እና አንዳንድ ዘፈኖች አንዳንድ ሙዚቃዎች ሁላ መስራት የቻልኩበትን አጋጣሚዎችን ደርሶ ነበር። ነገር ግን ከዛ በኋላ አልቀጠልኩበትም በጣም የሚመቸኝ ፒያኖ እና ጊታር ስለሆነ እነሱንም ባገኝ እያልኩኝ ነበር እና አስታውሳለሁኝ የሆነ ጊዜ ከሶስት አመት በፊት አንድ ጓደኛችን ነበር እዚህ አይደለም የሚኖረው ከእኛ ከተማ ራቅ ብሎ ነው የሚኖረው እና ነገር ግን አንዳንድ ጊዜ ወደ እኛ አካባቢ ይመጣል እሱም በጣም የራሱ የሆነ ትልቅ መሳሪያ ነበረው በጣም ትልቅ ቦታ ነው የሚሰራው። እሱ በጣም ትልቅ ደረጃ ላይ ደርሷል። ከተለያዩ በጣም ታዋቂ ዘፋኞችም በጣም ብዙ ሙዚቃዎችንም ይሰራል እና የራሱ የሆነ ጊታር ነበረው። እሱ ጋር እየሄድኩኝ አንዳንድ የማያቸው እሱም ሲጫወት እያየሁኝ አንዳንድ ነገሮችም ለመማር እየሞከርኩ ነበር። ነገር ግን በዛ መልኩ የትም የሚያደርስ ሆኖ አላገኘሁትም ምክንያቱም ልጁም ቶሎ ነበር የሚመለሰው ቶሎ ነበር የተመለሰው እና ብዙ ርቀትም አልሄድኩበትም ማለት ነው። ነገር ግን የዛ ላይ ጊታር አይቻለሁኝ በጣም ደስ ይላል። ድምፁ ሁላ ስትሞታው ገና አዲስ ከሆንክ አመታት ሁሉ ለራሱ በጣም ግራ ይገባል እነሱንም በቁጥር አላቸው። በተለያዩ ትምህርቶችን የሚወስዷቸው ነገሮች አሉ እና ነው ሁሉም ነገሮችን የሚሰሩ። በዛ ነው ሁሉም ነገሮችን የሚመጣላቸው ማለት ነው እና የሙዚቃ መሳሪያ መጫወት በጣም ምኞቱ አለኝ። ፍላጎቱ አለኝ ሁሌም ብጫወት ብዬ ከምመኛቸውን መሳሪያዎች ናቸው ነገር ግን እስካሁን እዚህ የሚባል ደረጃ አልደረስኩበትም አልቻልኩበትም የመግዛቱ አቅም ስለሌለኝ ፍላጎት ቢኖረኝም እንኳን እኔ ገዝቼ ከማገኘው ጥቅም እና ከማወጣው ብር ጋር ተመጣጣኝ ስላልሆነ የመግዛቱ እድልን ለጊዜው አልገዛሁም ማለት ነው። ወደፊትም የማየው አለኝ። ምናልባት አንዳንዴ ራሴንም ለማዝናናት በጣም ስለሚመቸኝ በተለያዩ ቦታዎችንም የተለያዩ ነገሮችን ከማድረግ በቤቴ ውስጥ እኔ ራሴንም እያዝናናሁኝ በተለያዩ ቦታዎችንም ስሄድ በቀላሉ ይዤው የሄድኩኝ ራሴን የማዝናናበትን መንገዶች ቤተሰቦችን የማዝናናበትን መንገድ በጣም ስለሚመቸኝ ከድሮ ህፃን እያለሁኝ ብዙ ጊዜ ፊልም ሳይ እንደዛ አይነት ነገሮችን ሳይ ውስጤን በጣም ይነካ ነበር። ውስጤን እኔም እንደዚህ መሆን አለብኝ እያልኩኝ በህፃንነቴ በጣም ብዙ ትልቅ ስሜት ነበረኝ። ነገር ግን እያደግኩ ሲሄድ በጣም ነገሮችን እየተቀያየሩ መጡና ያ ፍላጎቴ በተወሰነ መልኩ እየቀነሰ መጣ የመቻሉ ፍላጎቱን አሁንም አለኝ። አሁንም ሁሌም ብሰራና የሙዚቃ መስሪያዎችን መጫወት ብችል በጣም ምኞቴ ነው። ነገር ግን መሬት ላይ ካለው ነገሮችንም በጣም የተለያየ ሆነብኝ በቀላሉ ላገኘው አልቻልኩኝም። በቀላሉ ጊዜም እዛ ላይም ማባከን አልፈልግም አሁን አሁን ምክንያቱም የተለያየ የራሴም ስራዎች ስላሉኝ ብዙ ጊዜ ከገቢዬ ጋር አንፃር ራሴንም እያወራደርኩኝ እኔንም መልኩ እያልኩኝ ራሴንም አላስፈላጊ ቦታዎችን የምላቸውን ጊዜ ከማሳለፍ ግን እዛ ላይ ሄጄ ባሳልፍ በጣም ምርጫዬ ነው ማለት ነው። ነገር ግን አብዛኛው ጊዜ በጣም ከንግዴና ከራሴ ጋር ነው የማሳልፈው ከዛ አንፃር ብዙ ጊዜ አላገኘሁም ማለት ነው። ለሙዚቃ መስሪያ መጫወት ለመቻል የሚሆን ማለት ነው ነገር ግን የሙዚቃ መሳሪያ

መተግበሪያዎችን ታወርዳለህ አዎ መተግበሪያዎችንም በጣም አወርዳለሁኝ በተለያዩ መንገዶችንም በጣም የሚያስፈልጉኝ በየጊዜ የሚመጡ አዳዲስ መተግበራያዎችም ለተለያዩ ስራዎችንም ስራዬንም የሚያፈጥኑልኝ ስራዬንም የሚያቀላጥፉልኝ የተለያዩ ነገሮችን የሚያስተምሩኝ አዳዲስ እኔም የምፈልጋቸው የጀመርኳቶች ምርቶችንም የሚያስተምሩኝ እንዲሁ በጣም ተሻሽሎ የሚመጡ ቋንቋ የሚያስተምሩ የተለያዩ መተግበራዎችም ስላሉ ባየኋቸውና በተመቹኝ ልክ እያወረድኩኝ እጠቀማለሁ ካልተመቹም ደግሞ እንደገና መልሼ አጠፋቸዋለሁ ማለት ነው። እና ሁሌም በራሴ ስልክ ነው መተግበሪያዎችን የማወርደው ያንን በጣም አሪፍ እና ከሌሎች ስልኬም ሌላ ንክኪ እንዳይኖረኝ ራሱን የተሻለ ድህነቱን ለራሱ በጣም የጠበቀናል ከሌሎች ጋር የሚኖረኝ ግንኙነት ለራሱ በጣም እንዲቀነስልኝ አድርጎኛል ማለት ነው። እና ብዙ ጓደኞቼን አያለሁኝ በተለያዩ መንገዶች ነው ትራንስፈር የሚተላለፉት አንዱን ለሌላው ይልክለታል የአንደኛው ያንን እያገናኙ ስልካቸውን በተለይ በብልቶዝም በተለይም መንገዶችንም እያገናኙ የተለያዩ መተግበሪያዎችንም እርስ በእርሳቸው ሲቀያየሩ ይሄን አሪፍ ነው እየተባባሉ ብዙ ነገሮችን ሲቀያየሩ አያለሁኝ እኔም እንደ መረጃ እነሱ አሪፍ ነው ያሉትን አያቸዋለሁ ነገር ግን በእኔ ስልክ ላይ ገብቼ ነው በፕሌይ ስቶር ላይ ገብቼ ነው መተግበሪያዎችን የማወርዳቸው እዛ ላይ ሳወርዳቸዉም በጣም ለስልኩም በጣም አሪፍ ነው ለድህንነቴ ለራሴም በጣም አሪፍ ነው። እናም በጣም ፈጣንም የሆነ አገልግሎት እንዳገኘ ያደርገኛል ምክንያቱም በተለያዩ ነገሮችንም በራሴ ስልክ ሳወርደው ከእኔ ስልክ ጋ በጣም የሚስማማ ሁሉም ነገሩም አንድሮይዱም በደንብ ሁሉም ነገርም በዛ ስልክ ስለሆነ ተመቻችቶ ስለሚወርድ በጣም ለተለያዩ ስራዎችን በጣም ያፈጥንልኛል በጣም ጥሩ የሚባል እንዳይጨናነቅ ሁላ ያደርግልኛል ሰፍቲዌሩም መተግበሪያውም ማለት ነው። እና በዚህም በጣም ብዙ ነገሮችንም እየተጠቀሙ ብዙ ጓደኞቼም የጥይቁኛል እንዳሳልፍላቸው እና እኔ አላሳልፍላቸውም ምክንያቱም ከእኔ ጋር ግንኙነት እንዲኖረው አልፈልግም። የእናንተን ስልክም የኔ ስልክም የተለያዩ የስልክ ቫይረሶች የተለያዩ ነገሮችን በዛው ሊያልፍ ስለሚችሉና ለስልካችን ለድህነታችን በጣም ጉዳት ሊሆን ስለሚችል የየራሳችንን እንጠቀም ነገር ግን ኢንተርኔት እከፍትላችኋለሁ ኢንተርኔት እየከፈትኩኝ በራሳቸው ስልክ ፕሌይ ስቶር ላይ ገብተው መተግበሪያዎችን የሚያወርዱበት ነው ገብቶው የራሳቸውን በዛ ከነ ከነሱ ጋር የሚስማማ ራሱን እንደሚሰጣቸው እና እንደሚያወርድላቸው ነው ብዙ ጊዜ የማሳያቸው ማለት ነው። እና ያንን ብቻም ሳይሆን በራሳችሁ ስልክ ስታወርድ በጣም ፈጣንና ከእናንተ ጋር ስልኩ ጋር የማይ የሚመጣጠን አይነት መተግበሪያዎችን ስለሚሰጣችሁ በዛ መልኩ ብታወርድ ነው የሚሻለው ሁሌም እንደዚህ ከሌላ ሰው ጋር እያሳለፋችሁ ባትጠቀሙ እያልኩኝ ምክንያቱም ብዙ ጊዜ ይጨናነቅብኛል እየሰራልኝ አንዱ ጋር የሚሰራው ወደ አንዱ ነው ሲልክለት የማይሰራበት አጋጣሚዎች አሉ። እና ምናልባት የአንዱ ስልክ ደህና የአንዱ ስልክ ደግሞ ትንሽ የወረደ ከሆነ ምናልባት እዛስ ስልክ ላይ የሰራ መተግበሪያ ወደ ትንሽ ወረድ ያለ ሞዴልም ይሁን ሁሉም ነገሮችንም ወረድ ያለ ስልክ ጋር ሲመጣ ደግሞ የማይሰራ አጋጣሚዎች አሉ ማለት ነው። እና እንደዚህ በጣም ሌላ ችግር ያስመስሉታል እኔ በተመሰለኝ በተለያዩ ነገሮችንም ላሳምናቸው እሞክራለሁኝ እንደዚህ ብታደርጉ በጣም የተሻለ ነው ምክንያቱም እንዲህ እንዲህ ባደርጋችሁ ልክ ነው ከእናንተ ጋር የሚስማማ ከእናንተ ስልክ ጋር የሚሄደውን መተግበሪያዎችንም ራሱ የሚሰጣችሁ እያልኩኝ በራሳቸው መተግበሪያዎችን እንዲያወርድና አወርደውም እንዲጠቀሙ የተለያዩ ጓደኞችን የምመክራቸው ማለት ነው። እና በቤታችን ወስጥ ለራሱ ሁሌም እኔ አሪፍ ኢንተርኔትም ስላለኝ ለሁሉም እየከፈትኩኝ የሚፈልጉትንም አሳያችኋለሁ በመጀመሪያ በስልኬ ይሄን ይሄን እንደዚህ ያለ ለቋንቋ ትምህርት የሚጠቅሙ ለአንዳንድ ኮሙያቸው አንፃር ጋር የማያቸው መተግበሪያዎችንም እያየሁኝ እንደዚህ ብታደርጉ የተሻለው ነው እያልኩኝ በተለየዩ መንገዶችን የማስረዳቸው እና እንዲጠቀሙት አሳያችኋለሁ ማለት ነው። እና መተግበሪያዎችንም ራሳችሁን እንዲያወርዱ የማደርጋቸው አክፉፈቱን ትንሽ ነገሮችንም መረጃ እሰጣችኋለሁ እንዴት እንደሆ እንዴት እንደሚጠቀሙት የተለያዩ መረጃዎችንም እሰጣቸዋለሁ እንዲሁ በስልኳቸው ካወርዱና ያንን መተግበሪያዉን ካወረዱ ስልካቸው ጋር በኋላ ማለት ነው እና እዛ ላይ እየገባን አንድ ላይ የምናይበትን አጋጣሚዎች አሉ ማለት ነው። እና ብዙ መተግበሪያዎችንም እነሱም ራሳቸው የሚፈልጉትንም እዛ ሰርች መረጊያ ቦታው ላይ ሰርች እያደረጉ እየጻፉ መተግበሪያው የሚፈልጉትን እንዲጠይቁትና ብዙ መተግበሪያዎችንም ሊያጎኙ እንደሚችሉ ከሚፈልጉት አንፃር ከስራቸ አንፃር ስራችሁን የሚያፈጥልናችሁ የተለያዩ ነገሮችንም እዚህ ማግኘት ትችላላችሁ ብዬ የተለያዩ ነገሮችን አሳያችኋለሁ ማለት ነው። እና በዚህም በጣም ብዙ ደስተኞች ናቸው በጣም ብዙ ነገሮችን ተጠቅመዋል ማለት ነው። እና መተግበሪያዎችንም በጣም አወርዳለሁኝ ሁሌም አወርዳለሁኝ

የልደት እንዴት ታከብራለህ? ልደቴ ብዙ ጊዜ አክብሬው እንኳን አላውቅም። ማለት ካደግኩኝ በኋላ እስከ አምስት አመቴ እስከ ስድስት አመቴ አስታውሰዋለሁኝ በጣም ህፃንም ስለነበርኩኝ በቤታችን እናቴ ራሷ ነበር የምታከብርልኝ። በቤታችን ውስጥ የተለያዩ ዳቦዎች ተዘጋጅተው የተለያዩ ኬኮች ዘጋጅተው ጠላን ተጠምቆ የተለያዩ ጓደኞቼም የሰፈር ጎረቤቶቼን ተጠርቶ የተለያዩ ሻማዎችንም አብርተን እናከብር ነበርና በጣም አስታውሳለሁኝ የዛኔ በጣም ደስ የሚለኝ ነበር በተለያዩ ፎቶዎቹም አሉኝ ስለዛ ነገሮች ማለት ነው። እና ነገር ግን ከዛ በኋላ በደንብ አክብሬው አላውቅም ምክንያቱም እኛ አካባቢ እንደዛ ነገሮች የተለመዱ አይደሉም ምክንያቱም እያደግህ ስትሄድ ብዙ ነገሮችንም በህፃንነት የሚደረግልህን ነገርም እየቀነሱ ይሄዳሉ እና ከዛ በኋላ ተከብሮልኝ አያውቅም በቤቴ ማለት ነው። ብዙ ጊዜም እኔም እያደኩኝ ከሄድኩኝ በኋላ ትኩረት አድርጌ አይቼው አላውቅም ብዙም ጉዳይም ብዬ አልያዝኩትም ማለት ነው። ብዙም አሁን አሁን ምንም አያስደስተኝም እኔ የተለያዩ ነገሮችንም በተለያዩ ሁሌም በደንብ ጠንክሬ ከሰራሁና ደህና የሚባል ደረጃ ላይ ከደረስኩኝ ሁሌም ልዴቴ እንደሆነ አድርጌ ነው። የማስበው አሁን አሁን ፈጣሪን ሁሌም አመሰግናለሁኝ ነገር ግን ያቺ የተወለድኩባት ቀን በጣም በዓልም ስለሆነ ታላቅ በዓልም ስለሆነ የዛች የተወለድክበትን ቀን ከቤተሰቦቼ ጋር ሁነን ስለማሳልፈው በዛም እያከበርኩት ሊመስለን ይችላል ነገር ግን የተለየ የማደርገው ነገር የለም። ቤታችንም ለበአል ተብሎ የሚደረግ ነገር አለ በዛውም ላንተ ነው እያሉ የሚቀልዱኝ አጋጣሚዎች አሉ ነገር ግን እኔ ሙሉ ትኩረቴን አድርጌ የተለያዩ ነገሮችን የማወጣበት ነገር የለም። እንዲሁ ብዙ ጓደኞቼም የተለያዩ ሚሴጆች መልእክቶችን ይጽፍሉኛል ነገር ግን እኔ በዛው ልክ እኔ በደንብ ልጨነቅለት አልፈልግም። ብዙም አሁን ትኩረት የማድረግ አልፈልግም ወደ ራሴን የተሻለ ቦታ ላይ ማግኘት ነው የምፈልገው በተለይ መንገዶችም የተሻለ ደረጃ ላይ መድረስ ነው የምፈልገው። እንጂ እንደዛ አይነት ጊዜ ያጠፋል ብዬ ነው የማስበው አሁን። ብዙ ጓደኞቼ አያለሁኝ በጣም ልክ የኔ እኩያ ሆነው አሁንም ድረስ በጣም እየተጨናነቁ የተወለድንበትን ቀን ሲደርስ ልደታቸውም ሲደርስ በጣም በተለየ መልኩ ለማክበር የተለያዩ በጣም ትላልቅ ሆቴሎች ጋር ሄዶ የሚያከብሩ በጣም ብዙ በመቶ ሽ የሚቆጠሩ ወጪዎችን አድርጎ የሚያከብሩበት አጋጣሚዎች አሉና እኔ ይሄ በጣም ይገርመኛል። በጣም እጠራለሁኝ አንዳንዴ እንዲሁ ለክብር ብቻ ነው የምሄደው እንጂ እዛ ላይ ሁላ ጊዜየን ማጥፋት አይመቸኝም እና በተለይም ደግሞ በወንድ ሲሆን በጣም ያስጠላል ብዬ ነው የማስበው። ስሜቱ እኛ ስንት ነገር ሰርተን መለወጥ መቀየር ራሳችንን መቀየር ያልቻሉን ሰዎች እንዲሁ ራሳችንን በዚህ መልኩ ጊዜያችን እያባክን ያገኘናትንም ብር እያጠፋን አግባብ አይደለም ብዬ ነው የማምነው ማለት ነው። እና ሴቶች በጣም ያከብራሉ እነሱንም ትንሽ ከተፈጥራችሁ ጋር ነው ብዬ አስባለሁኝ እና ሴቶች በጣም ያከብራሉ የነሱም ብዙም ምንም አልመስለኝም። አንዳንዴ የቤት እመቤት ሆኖ በቤታቸው ለሚውሉና የተለያዩ ስራ የሚበዛባቸውም እንዲሁ ከጓደኞቻቸው ጋር ልክ እንደ መገናኛ ልክ እንደ ትልቅ በዓል አድርጎ አንድ ላይ ሰብሰብ ብሎ የተለያየ ነገሮችን የሚቀያየርበትና እርስ በርሳቸም የሚደጋገፉበት አይነት ዝግጅት አድርጌ ነው የማየው ማለት ነው። በሴቶች በኩል ምንም ችግር የለብኝም በወንዶች ላይ ስሆን ግን በጣም ምንም የማያምር ነገር መስሎ ነው የሚሰማኝ አይደለም የራሴን ላከብር ሌሎች ጓደኞቸ ሲያከብሩ ለራሱ በጣም አልገኝም በጣም ያስጠላኛል ስሜቱ በጣም ይደበረኛል እና ማክበሩ አላከብረውም ማለት ነው። እና እስከማስታውሰው ድረስ እስከ ስድስት አመቴ ነው ያከበርኩት እስከዛው ነው ፎቶም ያለኝ በቤታችን ውስጥ ፎቶ አለን በጣም አስታውሰዋለሁኝ። አሁንም አያችኋለሁ አንዳንዴ ቤቴ ውስጥ ብሆን ስሶን ብቻዬን ቁጭ ብዬ የፎቶዎችን ማያቸው ነው ልጅነቴን በጣም ያስታውሰኛል። የማውቀው ሁላ ይመስለኝ ነበር የዛኔ ሁላ ብልም ማስታወስ ይመስለኛል በጣም ህፃን በነበርኩበት ሰዓት ሁላና ብዙም የተቀየርኩ አይደለምና ብዙ ከእኔ ጋር የነበሩ ጓደኞቼም በተለያዩ ቦታዎች ያሉ እዛ ፎቶ ላይ ሳያቸው እምባየ ሁላ የሚመጣበት አጋጣሚ አለ ማለት ነው። እና እንዲሁ ከእነሱ ጋር ለመገናኘት እንኳን እንዲሁ እንደዛ አይነት ነገሮችን ከብዙ ሰዎች ጋር ለመገናኘት እና የድሮ ጓደኞችን ለመገናኘት እና ጥሩ ነገሮችን ተገናኝተህ ጥሩ ነገሮችን አውርተህ ወደ ስራ መቀየር እንዲሁ ልደቶችን ማክበሮች የሆኑ በዓሎችን አክብርተህ አክብረህ እንደ እንደ ትልቅ ነገሮችንም የምንሰራበት አጋጣሚዎች ቢኖሩ ብዬ አስባለሁኝ ለሌላ ጊዜም እንዲሁ የማከብር ከሆነ ማለት ነው። ነገር ግን እስካሁን ብዙ ጊዜ አላከብርም ካደግኩኝ በኋላ ልደቴን ብዙ አላከብርም አሁን እስከ ስድስት አመት

ምን አይነት ሳሙና ትጠቀማለህ? እኔ ብዙ ጊዜ የምጠቀማቸው ሳሙናዎች ከተለያዩ ነገሮች የሚሰሩ ሳምናዎችን እጠቀማለሁኝ። ብዙ ጊዜ ከተለያዩ ከ ላይፍ ቦይ የሚባለውን ሳሙና በጣም እጠቀማለሁኝ በጣም እወደዋለሁኝ በጣም ደስ ይለኛል። ከተለያዩ ከእሬት የሚሰሩ ሳሙናዎችንም በጣም ብዙ ጊዜ ለጤናም በጣም አሪፍ ስለሆኑ በተለያዩ ባለሙያዎችንም ሲነገር ስለምሰማ ከሬት የተሰሩ ሳሙናዎች በጣም እጠቀማለሁኝ በጣም ይስማማኛል በጣም ደስ ይለኛል። እንዲሁ አንድአንዴም ለፊቴ የሚሆኑ የማር ሳሙናዎችንም እጠቀማለሁኝ። ደስ ይላሉ እነሱ ደግሞ ማእዛቸውን ራሱ እንዲሁ ስትጠቀማቸው ራሱ ቶሎ ፊቴ ላይ ለውጥ ከሚያመጡልኝ አይነት ሳሙናዎች ናቸው። እና በጣም ደስ ይለኛል። ብዙ ጊዜ የምጠቀማቸው አይነት ሳሙናዎች ናቸው። አልፎ አልፎም እንዲሁ የተለያዩ በሽንኩርት የሚሰሩ ሳሙናዎች አሉ በጣም ደስ ይለኛል። ከነ ሻምፓቸው በጣም ደስ የሚል ለተለያዩ የፀጉር ብዙ ጊዜ ለፀጉር ጤንነት በጣም አሪፍ ስለሆኑ የኔ ደግሞ ትንሽ ፀጉሬም እየተዳከመ እና በተለያዩ ፀሐዮችም በጣም እየደከመ ስለሆነ በተለያዩ መንገዶችንም እኔም መጠቀም አለብህ ስለተባልኩኝ እንደዚህ ከተለያዩ ሽንኩርቶችን የሚሰሩ ሳሙናዎችንም እጠቀማለሁኝ በጣም ደስ ይለኛል። ከተለያዩ ከሩዝ የተሰሩ ሳሙናዎችም አሉ። ብዙ ጊዜ በተለያዩ ሀገሮችን በቻይና በተለያዩ ቦታዎችንም ስናይ በሩዝ ነገሮችን ስለሚያጥበው ነው በደንብ ፀጉራችንን በጣም ጤናኛ ጤናማ የሆነ እና ለፀጉር በጣም አሪፍ ነው። ስለተባለም በዛም በጣም እታጠባለሁኝ። ጥሩ የሚባል ለውጥም አይቼበታለሁኝ በእነዚህ በመጠቀሜ። ከዚህ በፊት በሌላ ነበር የምጠቀመው ነገር ግን አሁን እነሱን ከጀመርኩኝ በኋላ በጣም አሪፍ የሚባል ራሴ ላይ በጣም ደስ የሚል ለውጥ አይቼበታለሁኝ ወይ ፀጉሬን በጣም ጠንካራ እንዲሆን ገላዬን በጣም በደንብ ደስ የሚልና ጥሩ የሚባል ቆዳ እንዲኖረኝ የራሱ የሆነ ትልቅ ድርሻ ተጫውቶልኛል ማለት ነው። እና ሁሌም የምንታጠባቸው ሳሙናዎች ከገላችን ጋር የሚሄደውን ከፀጉራችን ጋር የሚሄደውን የትኛው ነው ብለን የተለያዩ የባለሙያዎችን ምክር ማግኘት ካለብን የምናገኝበትን መንገዶችን አግኝተን ከዛ በኋላ ከእኛ ጋር የሚሄደውን ከእኛ ጋር የሚስማማውን በራሳችን መወሰን አለብን። መሞከርም አለብን። ከሞከርን በኋላ ነው ከእኛ ጋር የሚስማማው የተኛው ነው ብለን ወደ ውሳኔውና ሁሌም ተመሳሳይ መጠቀም ይኖርብናል ማለት ነው። እና ብዙ ጓደኞች አሉኝ የተለያዩ አይነት ሳሙናዎችን ይጠቀማሉ በየቀኑ ይቀይራሉ። እና ብዙ ጊዜ በቃ ለውጥ አጣሁኝ ይላሉ። ነገር ግን አንዴ የጀመርነው ሳሙና ቢያንስ የሆነ ጊዜ መስጠት አለብን እስከሚሰራ። ሁሌም ቢያንስ እስከምንጨርሰው እንኳን መጠበቅ አለብን። አንድ ሁለት እንኳን መጨረስ አለብን ብዬ ነው የማምነው ብዙ ጊዜ። ከራሳችን ጋር ደህና ነው? እንዴት ነው? ብለን ራሳችንም ለማየት ማለት ነው። እና ብዙ ጊዜም የባለሙያዎችን ምክርም አግኝተን ብንገባ በጣም የተሻለ ነው። እንዲሁ በቅርቦቻችን የሚገኙ ባለሙያዎችንም ሄደን በአካል ብናወራቸው እንደዚህ እንደዚህ አይነት ችግሮች አሉኝ። ስለዚህ ምን አይነት ሳሙናዎችን ብጠቀም የተሻለ ነው? ምን አይነት ሳሙናስ ከኔ ጋር ይመረጣል? ብላችሁ ከዛ በኋላ እነሱ የነገሯቹሁን ሳሙናዎችን መጠቀም ብትጀምሩና ጤንነታችሁን ከዛ በኋላ ብታዩትና ያንን ከተመቻችሁ ወደዛ የምትቀጥሉበት አጋጣሚዎችንም እያሰፋችሁ ብትሄዱ ባይ ነኝ ማለት ነው። ስለዚህ ሳሙናዎች በጣም አሪፍ ናቸው። ነገር ግን ሁላችንም የየራሳችን የሆነ የተለያዩ ችግሮችም ስላሉን የተለያዩ ፀጉራችን የሚጎዳ አጋጣሚዎችም ስላሉ የየራሳችን የሆኑ ምክንያቶች ስላሉን ለሁላችን አንድ አይነት ሳምናዎችን ይሆናሉ ማለት አይደለም። ለአንዱ የሬት ሳሙናዎች ሊሆን ይችላል። የአንዱ የማር የማር ሳሙና ሊሆን ይችላል። ለአንዱ የሩዝ ሳሙና ሊሆን ይችላል። የተለያዩ ሳሙናዎችን በብዬ ራሳቸውን ስላሉ ስለዚህ ከእኛ ጋር የሚሄደውን ከእኛ ጋር የሚስማማውን ሳሙና ከባለሙያዎች ጋር ተመካክረን ከዛ በኋላ ከሞከርነው በኋላም ጥሩ ለውጥ ያየንበትን ሳምናዎችን መጠቀም መቀጠል አለብን ብዬ ነው የማስበው። በጣም አሪፍ ነው እኔ በራሴ በጣም ባለሙያዎችን አናግሬ ስለገባሁኝ በጣም ጥሩ የሚባል ለውጥን አይቼበታለሁኝ። ቆዳዬን በጣም ጥሩ የሚባል ለውጥ በጣም አሪፍ እና በደንብ ሳቢ የሆነ ቆዳ እንዲኖረኝ አድርጎኛል። ይሄም በጣም ደስተኛ ነኝ ሌላም እንዲሁ ፀጉሬ ላይም በጣም እየተበጣጠሰ ነበርና አሁን አሁን በጣም ቆም በጣም ጠንካራ የሆነ ፀጉር እንዲኖረኝ የራሱ የሆነ ትልቅ ድርሻ እየተጫወተልኝ ነው ማለት ነው። እና እንደዚህ አይነት ሳሙናዎችን ነው እየተጠቀምኩ ያለሁኝ አሁን የሬት ሳሙና በጣም ይመቸኛል። በጣም ጥሩ ለውጥን አይቼበታለሁኝ። እንዲሁ የሩዝና የማርም በጣም አሪፍ የሚባል ለውጦችንም እያየሁበት ነው። እነሱንም እጠቀማለሁኝ እነዚህ ሁሉም ይስማሙኛል ማለት ነው። እና እኔ የምጠቀማቸው ሳሙናዎች እንደዚህ ናቸው። በቤታችን ውስጥም ብዙ ጊዜ የሬት የሆኑ ሳሙናዎችን ነው የምንጠቀመው ሁላችንም እህቴ፣ እናቴ እነዚህ ሳሙናዎችን